ስለልጅነት መኖርያ ቤቴ እንድናገር ብትጠይቅ መጀመሪያው ወደ አእምሮዬ የሚመጣው ያ የሞቅ ምቅ ያለ በፍጥረት የተሞላው የቤታችን ድባብ ነው። የልድነት ቤት ዝም ብሎ ህንፃዊ ወይም ጣራና ግድግዳ አይደለም ማንነታችን የተቀረጸበት የመጀመሪያ ህልሞቻችን የተቀበሉበትና አለምን ማየት የጀመርነው ውስብስብ ስፍራ እንጂ ቤታችን ሁልጊዜም በእናቴ እጅ የሚዘቀጭ የቡና መዓዛ አይደለም ነበር። ያ በጧት አይለየውም ነበር ያ በጧት የሚወጣው ጭስ ከጎረቤት ልጆች ጋር የምንጫወትበት ሰፊው ግቢና በዝናብ ወቅት በቆርቆሮ ላይ የሚሰማው የዝናብ ጠብታ ድምጽ። ዛሬም ድረስ በጆሮዬ አቀጭራት ጥልቅ ግቢ ባይኖረው እንኳን የቤተሰባችን መሳሳቅና ጨዋታ ቤቱን ሶፊና ገነት ያስመስለው ነበር። ማታ ማታ በመብራት ብርሃን ዙሪያ ተሰብስበን የምንሰማቸው ተረቶችና የታሪኮች ተረካዎች ለኔ ትልቅ የትምህርት ቤት ነበር። ያቤቴ የደህንነትና የእውነተኛ ደስታ መጠለያዬ ነበር። ዛሬ በዘመናዊ ቤቶች ውስጥ ብንኖርም ያ የልዝፈጅነት ቤት ግን በልባችን ውስጥ ልዩ ቦታ አለው። ግድግዳ ላይ የነበሩት ፎቶክራፎች ባዓላት ሲመጡስሜቱ የሚኖረው የሻርኔ ጌጥማሽ ሽታና በጋራ የምንበላው ማዕድ ፍቅሩን ያስተምሩን ነበር። ያ ቤት ውስጥ መውደቅና መነሳት ማካፈልና መተሳሰብ የተማርኩበት። አሁን ወደዚያ ሰፈር ስመለስና ያንንም ቤት ስመለከት እድሜ ቢጨምርም በውስጥ ያለችው ያቺ የልጅነት ስሜት እንደገና ህያው ትሆናለች። ስለዚህ የልጅነት ቤቴ ለኔ የትዝታዎቹ ሁሉ መዝገብ ነው።

ምርጫየ ሁልጊዜም ቅዳሜ ነው። ለእኔ የገበያ ቀን ዝም ብሎ በቃ የምገዛ ጊዜ አይደለም የሳምንቱ ድካም የሚረሳበት የሰዎችን ግርግር የምታይበት እና የሀገርን ትኩስ ምርቶች የምታገኝበት ልዩ ለት እንጂ። ቅዳሜ ጧዋት ገበያ መውጣት የራሱ የሆነ ዜማ አለው። ያ የሻጭ ውስጥ የገዢዎች ድርድር እና የቀለመበት ገበያም ህያው ያድርጓል። እኔ በተለይ የቅመማ ቅመሞች መዓዛ የምነስብበትንና ትኩሰት አትክልቶች የተደረደሩበትን ክፍል ማየት እወዳለሁ። ከገበሬዎች በቀጥታ የምመጡ ምህርቶች መምረጥ ጥራታቸውን ማየት እና ዋጋ ላይ መከራከር የራሱ የሆነ እርካታ አለው። ገበያ ማለት ለቤታችን የሚያስፈልገውን ፍጆታ የምናሟላበት ብቻ ሳይሆን የሀገራችን የተሰፈረፈ በረከት ምንመሰክርበት ስፍራም ጭምር ነው። ከሸመተው ባለፈ። ገባያ የሰዎች መገናኛ ድልድይ ነው ለረጅም ጊዜ ያላየናቸውን ሰዎች። ድንገት ገበያ ላይ አግኝተን እንደምን ሰነበት መበባል ትልቁ ትልቁ ዋጋ አለው። ያ መጨናነቅ ያ ጫጫታና ያ የሰዎች ንክኪ ውስጥ አንድነት አለ። ገበያ የኢኮኖሚ ብቻ ሳይሆን የባህል መገናኛም ነው። የሸመትነውን እቃ የተሸክመን ወደ ቤት ስንመለስ ለቤተሰባችን ያሰብነውን ነገር ይዘን በመግባታችን የሚሰማን ደስታ ልዩ ነው። ስለዚህ የኔ ገበያ ቀን ቅዳሜ ነው።

ከቃላቱ በላይ የሰዎችን ልብ የምረዳባቸው ቋንቋዎች መማር እወዳለሁ። ቋንቋ ዝም ብሎ የድምጽ ስብስብ አይደለም የአንድ ማህበረሰብ ባህል ታሪክና ማንነት የሚገለጽበት ትልቅ መሳሪያ እንጂ አዲስ ቋንቋ መማር ማለት አዲስ አለምን እንደመቀላቀል ነው። እኔ ማአፍ መፍቻ ቋንቋዬ አማርኛ እኮራለሁ ምክንያቱም በውስጡ ጥልቅ ፍልስፍናና ለዛ ስላለው በተጨማሪም እንደ እንግሊዘኛ ያሉ አለም አቀፍ ቋንቋዎችን መቻሌ ከአለም ጋር እንድገናኝና አዳዲስ እውቀቶችን እንድቀስም ረድቶኛል። ብዙ ቋንቋ መቻል አእምሮን ያሰፋል ለሰዎች ያለንን አመለካከትም ይለውጣል። አንድን ሰው በራሱ ቋንቋ ስታናግረው ሀሳብህ ወደ አእምሮህ ብቻ ሳይሆን ቀጥታ ወደ ልቡ ይደርሳል። ቋንቋ መቻል ማለት በሰዎች መካከል ያሉትን ግዳዎች አፍርሶ የፍቅርና የመግባባት ድልድዮችን መገንባት ማለት ነው። ዛሬ ላይ ብዙ ቋንቋዎች ባልችል እንኳን አዳዲስ ቋንቋዎችን ለመማር ያለኝ ፍላጎት ከፍተኛ ነው። ሰባ ቋንቋ ተናጋሪ መሆን ባይቻልም ቢያንስ የጎረቤታችንን የሌሎች ብሄረሰቦችን ቋንቋ ጥቂት ቃላት ማወቅ ግን ለመከባበር እንዲፈጥርህ። ቋንቋ የሰላም መሳሪያ ነው በሄድንበት ቦታ ሁሉ በሰው ቋንቋ ሰላምታ መስጠት ብቻ በራሱ በፊታችን ፈገግታን ይፈጥራል። ቋንቋዎች ማወቅ የራሱ መተማመን ይጨምራል። የትም ቦታ ብንሄድ እንግዳ እንዳንሆን ያደርገናል። ስለዚህ እኔ የምችለው ቋንቋዎች አከብራለሁ ሌሎችንም ለመማር እጥራለሁ።

አዎ ምክንያቱም ትናንሽ ጠብታዎች ውቅያኖሶች እንደሚሆኑልን ትናንሽ ሳንቲሞችም የነገ ትልቅ ተስፋ መሰረቶች ናቸው። ቁጠባ ዝም ብሎ ገንዘብ ማከማቸት አይደለም ራስን ለድንገተኛ ነገር ማዘጋጀት እና ለወደፊት እንደው። ነው ማፍሰስ እንጂ። ብዙዎቻችን ሳንቲሞችን እንደ ቀላል ነገር እናያቸዋለን ነገር ግን በየቀኑ የምናተርፈውን ሳንቲም በዝግጅት ማስቀመጥ ትልቅ የዲሲፕሊን መግለጫ ነው። እኔ በቤቴ ውስጥ ባለች ትንሽ የሳንቲም ማከማቻ ወይም ካዝናው ሳንቲሞችን ስጨምር የነገውን ማንነቴን እየገነባው እንደሆነ ይሰማኛል። ቁጠባ ያስተምራል ያ ያጠራቀማትን ትንንሽ ብር ሰብረን የምንፈልገውን ነገር ስንገዛበት የሚሰማን እርካታ በብድር ከምናገኘው ገንዘብ እጅግ ይበልጣል። ቁጠባ ማለት ዛሬ ላይ ያለነውን ፍላጎት ገታ አድርገን ለነገ በተሻለ ህይወት ዋስትና መፍጠር ነው። ከገንዘብ መጠኑ በላይ የቁጠባው ልምድ ትልቅ ዋጋ አለው። ቆጣቢ ሰው ሁልጊዜም በራስ መታመን አለው። ምክንያቱም ከጀርባው የሚደግፈው ጥሪት እንዳለው ያውቃል። ሳንቲም መቆጠብ ብልህነት ነው። ትናንሽ ሳንቲሞች ተሰብስበው ትልቅ እድል ሲፈጥሩ። አስቸጋሪ ቀናትን ሊያቃልሉ ወይም ለአንድ አዲስ ጅምር መነሻ ሊሆኑ ይችላሉ። ሳይቆጥቡ አይብሉ ሳይታጠቁ አይዋጉ እንደሚባለው። ቁጠባ ለህይወት ትግል ትጥቅ መያዣ ነው። እያንዳንዱ ሳንቲም የራሱ የሆነ ዋጋ አለው እኛም ያንን ዋጋ ልናውቅበት ይገባል። ስለዚህ እኔ ሳንቲም መቆጠብ እወዳለሁ

ከሩጫ አለም ወጣ ብዬ ራሴን የማድስበት ጊዜ ይኖረኛል ቅዳሜናእሁድ ለኔ ዝም ብሎ ቀናት አይደለም ለሳምንታት ይልቅ ከምንሆን አእምሮ የምናርፍባቸው እና ለቀጣዩ ጉዞ ሀይል የምንሰበስብባቸው ውድ እድሎቻችን እንጂ። ቅዳሜን የምጀምረው ረጋ ባለ የጠዋት ቡና ነው ጠዋት ሁሌ ለቤትና ለግል ሥራዎቼ እሰጣለሁ። ምናልባትም ያለተነበቡን መጽሐፍትን የማንበብ ወይም ለረጅም ጊዜ ያላየኋቸውን የልጅነት ጓደኞቼን አግኝቼ የምጫወትበት ጊዜ ይሆናል። ከሰአት በኋላ ደግሞ ገበያ ወጥቼ ለቤት የሚያስፈልጉ ትኩስ አትክልቶችን ፍራፍሬዎችን መሸመት ደስ ይለኛል። ቅዳሜ የግርግር ቢመስልም በውስጡ ግን ሰዎችን የማግኘት እና የማህበራዊ ህየህይወት ጣዕም አለው። እሁድ ደግሞ ሙሉ በሙሉ የጸጥታ እና የቤተሰብ ቀን ነው። ጠዋት የሃይማኖት ሥራዓትን አከናውናለሁ ቀሪውን የቀትር ጊዜ ግን ከቤተሰቦቼ ጋር የማዕዱ ዙሪያ ተሰብስበን በሚጣፍጥ የሀገር ቤት ምግብና በደንብ በደመቀ ወሬ እናሳልፋለን። ከሰአት በኋላ ጸጥ ያለ ቦታ ሄጄ ተፈጥሮ ማየት ወይም ቀጣዩን የስራ ሳምንት በረጋ መንፈስ ማቀድ እመርጣለሁ። እሁድ ምሽት ላይ የሚሰማኝ የመረጋጋት ስሜት ሰኞን በንቃት ለመጀመር ትልቁ ስንቄ ነው። ስለዚህ የኔ ቅዳሜና እሁድ በእረፍት በቤተሰብና በፍቅር በሠላም የተሞላ ይሆናል።

መልሴ ያለምንም ማመንታታ ሀዋሳ የሚል ይሆናል ሀዋሳ ለኔ ከተማ ብቻ አደለም የሰላም መተንፈሻ የጥሩ ውበት መፍለቂያ እና የነፍስ እረፍት የምታገኝባት ገነት እንጂ ያ የሀይቁ ማዕዛና የከተማው ረጋ ያለ ድባብ ሁሉ ጊዜም ወደ እሷ ይስበኛል። የሀዋሳ ውበት የሚጀምረው በሀይቁ ዳርቻ ነው ፀሀይ ስትጠልቅ ባህሩ ላይ የሚታየው የቀለማት ድብልቅ እና የወፎቹ ዝማሬ አእምሮን የሚያሳርፍ ልዩ ዜማ አለው። ፍቅር መንገድ ላይ ተንሸራሽሮ ትኩስ አሳ መመገብ። ከጓደኞች ጋር በጀልባ መዘዋወርና ያንን ንጹህ አየር መተንፈስ። ለኔ ትልቅ እርካታ ይሰጠኛል ሀዋሳ ሁልጊዜም ብሩ ናት። ዛፎች አረንጓዴነትና የከተማዋ ጽዳት ላይን ማራኪ ነው። እዚያ ስትሆን ጊዜ የቆመ ይመስላል ጭንቀቴን በሙሉ በሀይቁ ማዕበል ተጠርጎ ይጠፋል። የብዙሃነትና የመቻቻል ከተማም ጭምር ናት። የሰዎቹ ቅንነት እንግዳ ተቀባይነታቸውና እና ያ የሚታወቀው የደቡብ ፍቅር። በሄድክበት ቦታ ሁሉ አብሮ ይከተልሃል። በየመንገዱ የሚታዩት ማራኪ ሆቴሎች እና የመዝናኛ ስፍራዎች ለከተማዋ ዘመናዊ መልክ ቢሰጧትም። ያ ጥንታዊ ሰላሟ ግን ዛሬም ድረስ አልተለወጠም። ሀዋሳ ማለት ጠዋት በብስክሌት ግርግር የሚጀመር ምሽት ደሞ በሀይቁ ዳርቻ ጸጥታ የሚጠናቀቅ የህይወት ሙዚቃ ናት። ስለዚህ የኔ የልብ ከተማ ሁልጊዜም ሀዋሳ ናት።

ከውጭ አለም ጨ ተለይቼ ወደ ራሴና ወደ ቤተሰቤ ስለምመልስበት ጊዜ ነው። ከስምንት ሰዓታት የእረፍት የስራ አረፍት ውጥረት በኋላ የሚመጣው ምሽት አእምሮዬን ዳግም የማድስበትና የነገውን ሀይል የምሰበስበት ውድ ሰዓቴ ነው። ቤቴ እንደገባሁ የመጀመሪያው ተግባራዊ ልብሴን ቀይሬ ቀለል ቀለል ያለ ስሜት መላበስ ነው ከዚያም ከቤተሰቦቼ ጋር በማዕድስ ዙሪያ ተሰብስበን ስለ ቀኑ ውሎ እያወገን የምናናግብ እራት። ለኔ ትልቅ ትርጉም አለአለው አንዳንድ ጊዜ ደግሞ የሚመች ሙዚቃ እያዳመጥኩ ወይም መጽሐፍ እያነበው ሻይ መጠጣት ደስ ይለኛል። ይህ ጊዜ ስልኬን አርቄ ከማህበራዊ ሚዲያ ግርግር ወጣ ብዬ የረፍት ሰላሜን የምፈልግበት ነው። መጽሐፍ እያነበብኩ ሻይ መጠጣት ደስ ይለኛል። ይሄ ጊዜ ስልኬን አርቄ ከማህበራዊ ሚዲያ ግርግር ወጣ ብዬ የረፍት ሰላሜን የምፈልግበት ነው። ያን ጊዜ ነው በስራ የተስተካከለ እና የታወከ አይምሮ እረፍት የሚያገኘው። ከእረፍቱ ጎን ለጎን ስለነገው ቀን በትንሹ ማቀድም የልምዴ አካል ነው። የሚለብሱ ልብሶችን ማዘጋጀት እና ዋና ዋና ስራዎችን ከአእምሮ መቃኘት ሰላማዊ እንቅልፍ እንድተኛ ይረዳኛል። ከዚያም ቀኑን ሙሉ ለሰጠኝ አምላክ ምስጋና አቅርቤ ወደ እንቅልፍ አለም እገባለሁ። ማታ ከስራ በኋላ የምናሳልፈው ጥራት ያለው ጊዜ። በቀጣዩ ቀን ለሚኖረን ስሜትና ንቃት ወሳኝ ሚና ይጫወታል። እረፍት ማለት ጊዜን ማጥፋት ሳይሆን ህይወትን ማጣፈጥ ነው። ስለዚህ የኔ ምሽት በእረፍትና በቤተሰብ ፍቅር የተሞላ ነው

አዎ ምክንያቱም ክፍት መስኮት አዲስ ተስፋና ንጹህ አየር ወደ ቤቴ የሚያስገባልኝ ትልቅ በር ነው መስኮት ከፍቶ መተው ዝም ብሎ አየር መቀበል አይደለም ከውጭ አለም ጋር የምንገናኝበት እና የነጻነት ስሜት የምንላበስበት መንገድ እንጂ ጠዋት ላይ መስኮትን ከፍቶ የወፎዎችን ዝማሬ መስመት እና የፀሀይ ብርሃን ወደ ቤት ሲገባ ማየት ለቀኑ ልዩ ሀይል ይሰጣል። ያ ቀዝቃዛ አየር ቤቱን ሲሞላው አሰልቺና የታፈነ ስሜት ተወግዶ በአዲስ መንፈስ እንድንሞላ ያደርገናል እኔ በተለይ ማታ ማታ መስኮቴን በትንሹ ከፍቶ መተኛት ደስ ይለኛል የሌሊቱ ትዝታና ረጋ ያለው ንፋስ ሰላማዊውን እንቅልፍ ይዞልኝ ይመጣል ክፍት መስኮት ማለት ቤታችንን የተነፍስ ማድረግ ማለት ነው የታፈነ ቤት የታፈነ አምሮን ይፈጥራል ክፍት መስኮትን ግን ሀሳብን ብሩህ ይሰጣል በርግጥ መስኮትን ከፍቶ መተው እንደ አካባቢው ሁኔታ እና እንደ አየሩ ፀባይ ይወሰናል ሆኖም ለተወሰኑ ሰአታትም ቢሆን መስኮትን ከፍቶ አየር ማስገባት ለጤናችን እጅግ አስፈላጊ ነው መስኮት ሲከፈት የቤት ውስጥ ጠረን ይቀየራል አቧራና ድካም አብሮ ይወጣሉ እኔ መስኮቴን ስከፍት አለምን ጋብዣት እንደገባው ይሰማኛል። ያ ንፋስ መጋረጃዋን ሲያውለበልብ በማየት በራሱ የተረጋጋ ስሜት ይፈጥራል መስኮት የልባችን ነፀብራቅ ነው ክፍት ሲሆን ብርሃንና ሰላም ይገባበታል ስለዚህ እኔ መስኮቴን ከፍቶ መተው እወዳለሁ

አዎ ምክንያቱም የጨረቃ ብርሃን የነፍስ ሙዚቃ ነው። ፀሀይ በግርማ ሞገስ አለሙን ስታበራ ትዉላለች ጨረቃ ግን በለሰለሰና በረጋ በረሃኖ የምሽቱን ጸጥታ ይበል ዉብ ታደርገዋለች። የጨረቃ በርሀን ጨለማን አያጠፋውም ይልቁኑም ከጨለማው ጋር ተዋህዶ አስደናቂ ድባብ ይፈጥራል። ሙሉ ጨረቃ በሰማይ ላይ ስትወጣ ማየት ልዩ ስሜት አለው። ያ ደብዘዝ ያለ ነጭ ብርሃን በተራሮችና በዛፍዎች ላይ ሲያርፍ። አለም ሁሉ በሰላም የተሞላች ትመስላለች። እኔ በጨረቃ ብርሃን ስር መራመድ ወይም ዝም ብሎ ሰማይ መመልከት ደስ ይለኛል። ያን ጊዜ ነው ሀሳቦቻችን የሚረጉት። ትልልቅ ህልሞቻችን የሚቀሰቅሱት። የጨለቃ ብርሃን የፍቅር የታሪክ እና የተስፋ ምልክት ነው። ድካማችንን በሙሉ ረስተን ከራሳችን ጋር የምንወያይበትን የጸጥታ ጊዜ ትሰጠናለች። በተለይ ከከተማ ጫጫታ ርቀን በገጠር ወይ በባህር ዳርቻን ጨርቃን ስናይ የተፈጥሮን ታላቅነት እንረዳለን። በሃይቅ ላይ በሃይቅ ላይ የሚያርፉ የጨረቃ ነጻብራቅ እንደ ብርማ መንገድ ሲያንጸባርቅ ማየት ተአምር ነው። ጨረቃ ብርሃኗን የምትሰጠው በጸጥታ ነው ያ የዝምታ ኃይሏ ደግሞ አይምሮአችን እንደገና እንዲታደስ ታደርገዋለህ ያደርገዋል። በጨረቃ ብርሃን ውስጥ ያለፈውን የምናመሰግንበትና ለወደፊቱ የምንተነፍስበት ሰላም አለ። ስለዚህ እኔ የጨረቃን ብርሃን ከምንም በላይ እወዳለሁ

ትርፍ ጊዜ ራሴን የምፈልግበትና አዳዲስ አለማትን የምጎበኝበት ድልድዬ ነው። ትርፍ ጊዜ ዝም ብሎ ሰዓት ማሳለፊያ አይደለም አእምሮአችንን የምናድስበትና የውስጥ ፍላጎታችንን የምናሳድግበት ልዩ እድላችን እንጂ። ከምወዳቸው የትርፍ ጊዜ ተግባሮች መካከል አንደኛው ንባብ ነው። መጽሐፍ ስትከፍት ሌላ አለም ውስጥ እንደገባሁ ይሰማኛል። የታላላቅ ሰዎችን ሀሳብ መጋራት እና በታሪክ ውስጥ መጓዝ አእምሮዬን ያሰፋል። በተጨማሪም በተፈጥሮ ውስጥ መንሸራሸርና ንጹህ አየር መተንፈስ ደስ ይለኛል። ጸጥታ ባለበት ቦታ ሆኖ ወፎችን መስማት ወይም ፀሀይ ስትጠልቅ መመልከት ከሳምንቱ የስራ ውጥረት ነፃ ያደርገኛል።

እንደ ስሜቴና እንደ ጊዜ ይለዋወጣል። ሙዚቃ ለኔ ዝም ብሎ ድምጽ አይደለም። የነፍስ ቋንቋ፣ የትዝታ መዝገብ እና ያው ስሜቴን የምግልጽበት ሙዚቃ በልልበታለም አለም ውስጥ መኖር ቀለም የሌለው ስዕል እንደማየት ይከብደኛል። እኔ በተለይ ሀገራችንን ባለው ወይ ሙዚቃዎች በጣም እወዳለሁ። ያ የመሰንቆ ለቅሶ የዋሽንቱ ቅላጼና የኩራሩት ትዝታ በውስጤ ትልቅ ስሜት ይፈጥራል። በተለይ የቆዩት ትዝታና ቫቲክ ቅኝቶች የኢትዮጵያዊነትን ጥልቀት የፍቅርን ትርጉም በደንብ ያስረዱኛል። በሌላ በኩል ደግሞ ረጋ ያሉ የክላሲካል ሙዚቃዎች ወይም የጃዝ ዜማዎች ሀሳቤን ለመሰብሰብና አእምሮዬን ለማሳረፍ ይረዱኛል

አዎ በቅርብ ወዳጆቼና በቤተሰቦቼ እዚህ እንደምትጠራበት ልዩ ስም አለኝ። ቅጽል ስም ዝም ብሎ አጭር መጠሪያ አይደለም በሰዎች መካከል ያለውን ጥልቀት ቅርበት። ፍቅርና ትዝታ የሚገልጽበት የልብ ቃንቋንጂ። አብዛኛውን ጊዜ ቅጽል ስም የሚወጣልን በልጅነታችን ነው። ምናልባት ካሳየነው ጠባይ ከአካላዊ ቁመናቸው ወይም ደግሞ በድንገት ከተናገርነው አስቂኝ ቃል ሊነሳ ይችላል። ያ ስም በክፍሉ ውስጥ በሰፈረ ጨዋታ ወይ በማዕድል ዙርያ። ሲጠራ ልዩ የቤት ውስጥ ስሜት ይፈጥራል። ትክክለኛ ስማችን ለስራና ለክብር ሲሆን ቅጽር ስማችን ግን ለሳቅና ለደስታ ነው። ለኔ የራሴን ቅጽል ስም ስሰማ ከጀርባው ያሉትን የጨዋታ ቅናትና የጓደኞቼን ፊት አስታውሳለሁ።

አዎ ምክንያቱም መዝገብ መያዝ ዛሬ ለነገ ታሪክ አድርጌ የማቆየት ልምዴ ነው። መዝገብ መያዝ ዝም ብሎ ወረቀት ማከማቸት አይደለም። የእለት ተእለት ውሏችንን ያሳለፍናቸውን ውድ ጊዜያት እና የተማርናቸውን ትምህርቶች እንዳይረሱ የማደርገው ጥበብ እንጂ። መዝገብ መያዝ እንደ ትልቅ የስራ መግለጫ አየዋለሁ። የግል ማስታወሻ ደብተር ይሁን ወይም የስራ መዝገብ ነገሮችን በጽሁፍ ማስፈር። አእምሮአችንን ነፃ ያድርጓል የረሳናቸውን ቀጠሮዎች ያቀድናቸውን ህልሞች እና ያሳለፍናቸውን ስኬቶች ወደኋላ መልሰን እንድንቃኝ ይረዳናል።

ውሳኔ መስጠት የህይወት መሪ ነው ያለ ውሳኔ ግዙ የለም በህይወታችን ውስጥ እምናደርጋቸው ጥቃቅንና ትላልቅ ውሳኔዎች ዛሬ የምንገኝበትን ማንነት የፈጠሩና የነገውንም እድል የሚወስኑ የህልውናችን መሰረቶች ናቸው። ውሳኔ መስጠት ሁል ጊዜ ቀላል አይደለም አንዳንዴ በምርጫዎች መሃል መወዛወዝ ሌላ ጊዜ ደሞ ውጤቱን በመፍራት ወደኋላ ማለት ያጋጥማል። ነገር ግን ብልህነት ማለት ፍርሃትን አሸንፎ ያሉትን አማራጮች አመዛዝኖ እና አርቆ አስተውሎ እርምጃ መውሰድ ነው። ውሳኔ መስጠት ሀላፊነትን መቀበል ነው። በስሜት ከመነዳት ይልቅ በእውቀትና በምክንያት ላይ የተመሰረተ ውሳኔ ለስኬት ዋስትና ይሆናል። እያንዳንዱ የወሰነውን ውሳኔ የራሱ የሆነ ዋጋና ትርፋ አለሁ። ያንን ተረድቶ መወሰን ደግሞ የብስለት መግለጫ ነው። አንዳንድ ጊዜ ውሳኔያችን ስህተት ሊሆን ይችላል። ቢሆንም እንኳን ውሳኔ ከመስጠት ወደኋላ ማለት የለብንም። ምክንያቱም ካልወሰንን አንማርም ካልወሰንም አንለወጥም። ውሳኔ የመስጠት ችሎታ በራስ መተማመንን ይፈጥራል።

አዎ ምክንያቱም ማር የተፈጥሮ ንጹህ ስጦታና የጥረት ሁሉ ውጤት ነው። ማር ዝም ብሎ ጣፋጭ ነገር አይደለም። በሽዎች የሚቀጥሩ ንቦች ከብዙ አበቦች ከስሞ የሚያዘጋጁት ድንቅ የጥበብ ውጤት እንጂ። ማረን ስናስብ መጀመሪያ ወደ አይምሯአችን የሚመጣው ያ ወርቃማ ቀለምና ልዩ ጣዕሙ ነው። በጠዋት ቁርስ ላይ በሻይ ውስጥ ወይም ደግሞ ለጤና መድሃኒትነት ማር መጠቀም የቆየ ባህላችን ነው። ማር በውስጡ የተፈጥሮ ሀይልን ይዘን የጎሮሮ ህመምን ያስታግሳል በሽታን ይከለክላል። እንዲሁም ለአይምሮ ንቃት ትሰጣለች። እኔ በተለይ የነጭ ማድረግ ለዛና ያንን ተፈጥሮአዊ ማዕዛ እጅግ እወዳለሁ። ማር መራራን ወደ ጣፋጭ መለወጥ ተምሳሌት ነው። ከጣዕሙ በማሻገር ማር ትልቅ ትምህርት ይሰጠናል። ንቦች ማርን ለመስራት የሚያሳዩት ትጋትና አንድነት ለሰው ልጅ አራያ ነው። እያንዳንዱ ጠብታ ማር በጀርባው ብዙ ድካምና ስራን ይዟል። ማር የማይበላሽና ሁልጊዜም ትኩስ ሆኖ የሚቆይ ብቸኛው ምግብ ነው። ይሄም የህይወታችን ተስፋችን ሁልጊዜም ህያው መሆን እንዳለበት ያስታውሰናል። ማርም መወደድ ማለት ተፈጥሮንና ጥረትን ማድረግ ማለት ነው። ስለዚህ እኔ ማርና ጣፋጭነቱን

እንደ ሁኔታው ቢለያይም ለኔ ግን የቤተሰብ ስብሰባ የህይወት ትልቁ የሀይል ምንጭ ነው። በእኛ ቤት ቢያንስ በሳምንት አንድ ቀን በተለይ እሁድ እለት በጋራ የመሰብሰብ ትልቅ ባህል አለ። በዚህ አላት ስልኮች ይቆማሉ የሰራ ጭንቀት ይረሳል ትኩረታችን በሙሉ እርስ በእርስ ወደ መደማመጥ ላይ ሆነ። ያ በማዕድ ዙሪያ የሚደረግ ጨዋታ የታላልቆች ምክርንና የልጆች ሳቅ ቤቱን ህያው ያደርገዋል። የተየ ቤተሰቡ ስብስብ የጠፋውን ተስፋ የምናድስበት እና ለቀጣዩ ሳምንት ብርታትን የምንሰበስብበት ልዩ መድረክ ነው። አንድ ላይ መብላት አንድ ላይ መጫወት ቤተሰብን ይበልጥ ያጠናክራል። ከሳምንታት በፍት ስብሰባ ባለፈ በኋላ ሲመጡ ቤተሰብ ከአራቱም ማዕዘን ይስበሰባሉ ያን ጊዜ የቤቱ ሙቀት ይጨምል። ትዝታዎች ይተረካሉ አዳዲስ ህልሞችም ይጋራሉ። ክፉ ቀንም ቢሆን ቤተሰብ ተሰብስበው መመካከሩ ፈተናዎችን በቀላሉ እንድናልፍ ይረዳል። አንድ ላይ ስንሆን ጥንካሬያችንን ይጨምራል ብቸኝነትም ይሰርዛል። ቤተሰብ መሰብሰብ ብቻ ሳይሆን በዚህ ሰብስብ ውስጥ ያለው መካባበርና መዋደድን ትልቁ ሀብታችን ነው። ስለዚህ እኔ ለቤተሰብ ስብስብ ትልቅ ቦታ ሰጣለሁ።

አዎ በስራ ቦታ ያሉ ጓደኞቼ የእለት ተእለት ውጥረቴን የሚያቃልሉኝ እና ለስራ ጉልበቴ የሚሆኑ ሁለተኛ ቤተሰቦቼ ናቸው። አብዛኛው የእድሜያችንን ክፍል በስራ ቦታ እንደማሳለፋችን መጠን እዚህ የምናገኘው ጓደኝነት የህይወታችን ወሳኝ አካል ነው። የስራ ጓደኛ ማለት በስራ መደራረብ ወቅት ሀሳብህን የሚጋራ ስትሳሳት የሚያርምህና ስኬትህን አብሮ የሚያከብር የቅርብ ጓድ ረዳትህ ነው። ጠዋት ስራ ስንጀምር የሚደረግ አጭር የቡና ጨዋታ በምሳ ሰዓት የምናደርገው ወግ እና በፈተና ወቅት የምናሳየው አንድነት የስራ አካባቢውን ሳቢ አድርጓል። የቅርብ ጓድ ረዳትህ ነው። ጠዋት ስራ ስንጀምር የሚደረግ አጭር የቡና ጨዋታ በምሳ ሰዓት የምናደርገው ወግ እና በፈተና ወቅት የምናሳየው አንድነት የስራ አካባቢውን ሳቢ አድርጓል። ከስራ ባሻገር እነዚህ ጓደኞችህ ብዙ የህይወት ልምድ እንድንቀስም ይረዱናል። የተለያየ ባህልና አመለካከት ያላቸውን ሰዎች በስራ አጋጣሚ ማግኘት አእምሮን ያሰፋል። መከባበርና ግልጽነት ባለበት የስራ ጓደኝነት ውስጥ እውነተኛ ወዳጅነት ይፈጠራል። ብዙ ጊዜ ከስራ ቦታ የተጀመሩ ጓደኝነቶች ወደ ቤተሰብ ትስስር ሲያድጉና ለአመታት ሲዘልቁ እናያለን። ስራ ያልፋል ጓደኝነትን ግን ታሪክ ሆኖ ይቆያል። ስለዚህ እኔ ለስራ ጓደኞቼ ትልቅ ቦታ እሰጣለሁ።

ያለምንም ጥርጥር አዎ ነው በመስኮት ጎን መቀመጥ ለኔ ዝም ብሎ ምርጫ አደለም ከታፈነ ግድግዳ ወጣ ብሎ አለምን በሰፊው መመልከቻና ሀሳብን የማድረጊያ ለልዩ ስፍራየን ቤት ውስጥ ብንሆን በስራ ቦታየ በጉዞ ላይ በመስኮት ጎን መቀመጥ ነጻነት ይሰጣል በመስኮት በኩል የሚታየው ተንቀሳቃሽ ምስል የሰዎቹ ግርግር የዛቦቹ ውዝዋዜ እና የሰማዩ ቀለም ለአእምሮ ትልቅ መነሳሳትን ይሰጣል። በተለይ ዝናብ በሚዘንብበት ወቅት በመስኮት ጎን ሆኖ መመልከት የጠብታዎቹ ድምጽ መስማት እና ያንን ቀዝቃዛ አየር መተንፈስ ለየት ያለ ሰላም አለው። በመስኮት ውስጥም ስንቀመጥ እኛ ብቻችንን አይደለንም ከ ውጪ አለም ጋር በምስልና በስሜት እንገናኛለን ይሄ የፈጠራ አቅማችን ያነቃቃዋል። ለአንዳንዶች በመስኮት ጎን መቀመጥ ትኩረት የሚበተን ሊመስላችሁ ይችላል ለእኔ ግን ራሴን የምፈልግበት ጊዜ ነው። በመስኮት እያየሁ መጽሐፍ ማንበብ ወይም ቡና መጠጣት የህይወትን እሩጫ ፍጥነት ይቀንሰዋል። ያ ብርሃን ቀጥታ ቤት ፊቲ ለፊታችን ላይ ሲያርፍና አድማስ ስንመለከት ችግሮቻችንን ትንሽ ሆኖው ይታዩናል። በመስኮት በኩል የምናየው እያንዳንዱ ተእይንት አዲስ ትምህርት እና አዲስ ተስፋ ይዞልን ይመጣል። ስለዚህ እኔ ሁልጊዜ በመስኮብ መቀመጥን እመርታለሁ።

አዎ ምክንያቱም ምግብ በረከት ነው በረከትን ደሞ ማባከንን የለብንም የቀረ ምግብ ዝም ብሎ የተደረፈ ነገር አይደለም በድካም የተገኘ በስቅ የተሰናደነ ነገድን ሊመግበን የሚችል የቤታችን ሀብት ነው። በእኛ ባህል ምግብ ማክበር ትልቅ ቦታ አለ። የቀረን ምግብ አውቆና ጠብቆና መመገብ የብልህነትና የቁጠባ መግለጫ ነው። እንዲያውም አንዳንድ ምግቦች አድሮ ሲበሉ ጣዕማቸው ይበልጥ እንደሚጨምር ሁላችንም እናውቃለን። ለምሳሌ ያደረወት ወጥ ቅምጥ እንጀራ ለየት ያለ ለዛ አለ። የቀረበ ምግብ በማደስ ለምሳሌ ድርቁ ሽማርቡኝ በማሞቅ መመገብ የለፋንበትን ሀብት በአግባቡ መጠቀም ነው። የለም እንዴ ምግብ ዋጋ እንድንረዳና በአለም ላይ ምግብ አጥጥተው የሚቸገሩ ወገኖች እንድንራራ ያደርጋል። ምግብን አለማባከን ለተፈጥሮ የምንሰጠው ክብር ነው። ያንን ምግብ ለማምረት እና ገበሬው የፈሰሰውን ላብ እናት ያሳየችውን ጥረት ስናስብ የቀረውን ምግብ ጥለን አዲስ ፍለጋ መሮጥ ተገቢ አይደለም። በእርግጥ ምግብ ሳይበላሽና ሳይቀየር መቆየቱን ማረጋገጥ የጤና ጉዳይ ነው። ነገር ግን ንፁህና የሚበላ ሆኖ እያለ ማስወገድ በረከትን እንደመክፈት ይቆጠራል። በትንሽ ነገር መርካትና ያለንን ነገር በአግባቡ መጠቀም ትልቅ የህይወት ትምህርት ነው። ስለዚህ እኔ የከረመ ምግብ አክብሬ እበላለሁ

አዎ ቀርቷል አካባቢያችን ውበት ብቻ ሳይሆን ለንኑሮችንም ትልቅ በረከት ነው። ቀርከሃ ወይም አረንጓዴ ወርቅ የምንለው የተክል በተፈጥሮ ውስጥ ካሉ እጅግ ጠንካራና በፍጥነት የሚያድጉት እጽዋት መካከል አንዱ ነው። በእኛ ሀገር በተለይም በደጋማና በወይና አደጋ አካባቢዎች። ቀርከሃ በብዛት ይገኛል ለቤት መስሪያ ለቤት ውስጥ ቁሳቁሶች። አልፎ ተርፎ ለጥበብ ውጤቶች የሚውል የተክል አስደናቂ ነው። ከቀርከሃ የሚሰሩ ወንበሮች ጠረጴዛዎችና ጌጣጌጥ እቃዎች ተፈጥሮዊ ውበትን እና ከጥንካሬ ጋር አጣምሮ ይዟል። ቀርከሃ መጠቀም ማለት ከተፈጥሮ ጋር ተስማምቶ መኖር ማለት ነው። እያደገ ሲሄድ የሚያሳየው ለምላሜና ንፋስ ሲመታው የሚፈጥረው የዘገዛ ድምጽ በአካባቢው ላይ ልዩ ሰላምን ይሰፍናል። ከቁሳቁስ ባሻገር ቀርከሃ ለአፈር ጥበቃና ለአየር ንብረት ሚዛን ወሳኝ ነው። አፈሩ እንዳያስሸረሸር ስሩን አጥብቆ ይይዛል። ንጹህ አየርን በብዛት ይመገባል። ቀርከሃ መንከባከብ ማለት አካባቢው መጠበቅ እና ለቀጣዩ ትልድ ሀብት ማቆየት ማለት ነው። ብዙዎች አሁን ላይ ወደ ቅርከሃ ምርት እየተመለሱ ያሉት። ለዚህ ተርፈ ብዙ ጥቅሙ ነው። ቀርከሃ የጽናትና የእድገት ምልክት ነው ቢታጠፍም የማይሰበር ቢቆርጥም ዳግም የማይቆርጥ ተአምር ነው። ስለዚህ እኔ ቀርከብ አካባቢዎችን እንዲያደርግና እንዲጠብቅ ትልቅ ምኞት አለኝ

እንደ ሰአቱና እንደ ስሜቴ ቢለወጥም መክሰስ ለኔ የቀኑ አጭርና አጣፋጭ እረፍቴ ነው። መክሰስ ዝም ብሎ ረሃብን ማስታገሻ አይደለም በስራ መሃል አእምሮን የምናድስበት እና ለጥቂት ደቂቃውች የምንዝናናበት የጣም ጉዞ ነው። እኔ እኔ በሰለይ የሀገራችንን ባህላዊ መክሰሶች በጣም እወዳለሁ በደንብ የተቆላ ቆሎ ከቡና ጋር ወይም ደግሞ ትኩስ በቆሎ መተባበስ ለኔ ልጅ ወድቃት ይሰጠኛል። እነዚህም ሞይሰሶች ተፈጥሮአዊ ከመሆናቸውም በላይ የልጅነት እስቲ ይቀሰቅሳሉ። አንዳንድ ቀን ደግሞ ቀደል ያለ ያሉ ፍራፍሬዎች ወይም እንደ ኦቾሮን ያሉ ነገሮች መመገብ ሰውነቲን ያበረታዋል። መክሰስ ስንመገብ ጊዜን ፋታ የምናደርግበትና ከራሳችን ጋር የምንወያይበት አጋጣሚ ፈጥራ። ያ የሚጣፍጥ ጣዕም በአፋችን ውስጥ ሲቀልጥ የስራ ውጥረት ሁል ጊዜ ለጥቂት ጊዜ ይደርሳል። ምንም እንኳን ጣፋጭ ነገሮችን መመገብ ደስ ቢልም ጤናማ መክሰሶችን መምረጥ ለዘላቂ ጉልበሽ ወሳኝ ነው። ለውዝ እርጎ ወይም ደግሞ የደረቁ ፍሬዎችን ምርጥ ምርጫዎቼ ናቸው። መክሰስ ማለት በትንሽ ነገር ትልቅ ደስታ ማግኘት ነው። በስራ ቦታ ከጓደኞች ጋር የሚጋራነው ሲስተሙ አንድነትና ፍርን ይጀምራል። አንድ ስብራሪ ቆዶ ወይም አንድ ቁራሽ ዳቦ የሰውን ልጅ ሊያቀራርብ ይችላል። መክሰስ ለነፍሳችንና ለስጋችንን የሚሰጥ አነስተኛ ግን አስፈላጊ ስጦታ ነው። ስለዚህ እኔ መክሰስና ሰአቱን እጅግ እወደዋለሁ።

ለኔ ሳሙና የንጽህና መሳሪያ ብቻ አይደለም ቀኑን በንቃት የምጀምርበት እና ራሴን የምንከባከብበት የትኩስነት ምንጭ ነው። ጠዋት ገላን መታጠብ እና በሳሙና መዓዛ መታደስ አእምሮን አረጋግቶ ለቀኑ ዉሎ ዝግጁ የሚያደርግ ድንቅ ልማድ ነው። እኔ በተለይ ተፈጥሮአዊ የሆኑና ቀለል ያለ ማዕዛ ያላቸውን ሳሙናዎች እመርጣለሁ። እንደ ሎሚ ላቬንደር ወይም ደግሞ የባህር ዛፍ ጠረን ያላቸው ሳሙናዎች ልዩ የሆነ የሰላም ስሜት ይሰጡኛል። ሳሙና ስንመርጥ ለቆዳችን የሚሰጠውን ምቾት ማየትም አስፈላጊ ነው። ቆዳን የሚያደርቁና በውስጣቸው የተፈጥሮ ቅባቶች ያሉ ሳሙናዎችን። ለስላሳ ስሜት ይፈጥራሉ። ያ የሳሙናው አረፋ በሰዉነታችን ላይ ስር የሌሊቱን እንቅልፍ ድብርት አስወግዶ በአዲስ ሀይል ይሞላናል። ለኔ ሳሙና ጠረን እንደ ልብስ ነው። ቀኑን ሙሉ አብሮኝ የሚቆይ የተለየ ስሜት ይፈጥራል። በተጨማሪም በቤት ውስጥ የምንጠቀማቸው የእጅ መታጠቢያ ሳሙናዎች የጤናችን ጠባቂዎች ናቸው። ንጽህና ከእምነት ጋር እንደሚባሉ ራስንና አካባቢም በሳሙና። አጽድቶ መቆየት ለራስ ላይ የሚሰጥ ትልቅ ክብር ነው። አንዳንድ ጊዜ ሳሙና መምረጥ ትርፍ ነገር ሊመስል ይችላል። ነገር ግን የሚመቸንን መዓዛ መርጠን ስንጠቀም የራሳችንን ስነልቦና እያከሙ ነው ማለት ነው። ያ የንጽህና መዓዛ በራስ የመተማመን ስሜት ይጨምራል። ከሰዎች ጋር ስንቀራረብ ምቾት ይሰጠናል። ስለዚህ እኔ ለሳሙና ምርጫዬ ትልቅ ትኩረት እሰጣለሁ።

እንደ አጠቃቀሚ ቢለያይም ስልኬ መሙላት ልክ እንደ ቁርስና እራት የእለት እለት ግዴታዬ ሆኗል። በዚህ በቴክኖሎጂ ዘመን የስልክ ባትሪ መሞላት ዝም ብሎ የሀይል ጉዳይ አይደለም ከአለም ጋር የምንገናኝበት መስመር ክፍት የማቆያ ዋስትናችን እንጂ። እኔ አብዛኛውን ጊዜ ስልኬን በቀን አንድ ጊዜ በተለይ ማታ ከመተኛቴ በፊት እሞላዋለሁ። ነገር ግን። በስራ ውጥራት ምክንያት ኢንተርኔት እና የተለያዩ መተግበሪያዎችን በብዛት የምጠቀም ከሆነ ከሰአት በኋላ ድጋሚ መሙላት ሊያስፈልገኝ ይችላል። ስልካችን ባትሪውን ሊያልቅ ነው የሚል ማስጠንቀቅያ ሲሰጠን የሚሰማን ስጋት የሚገርም ነው። ልክ እንደ ስልካችን ባትሪ እኛም የራሳችንን ሀይል የምናድስበትና ራሳችንን የምንሞላበት እረፍት ያስፈልገናል። ስልክህን ቻርጅ ማድረግ ለኔ የቀኑን አጋማሽ አርፎ የመቀጠል ያህል ነው። ስልካችንን በየጊዜው እንደምንሞላው ሁሉ ከስልካችን ወጣ ብለን ለራሳችን ጊዜ መስጠት አስፈላጊ ነው። ሰልኩ ቻርጅ በሚያደርግበት ወቅት እኛም የራሳችን ከዲጂታል አለሙ ነፃ አድርገን በተፈጥሮና በቤተሰብ ብርሃን የምንሞላበት ጊዜ ሊሆን ይገባል። ባትሪው ሞልቶ ስልኩን ስንከፍተው የሚሰማን የዝግጅትነት ስሜት እኛም እረፍት አግኝተን ወደ ስራ ስንመለስ ከሚሰማን ስሜት ጋር ይመሳሰላል። ስልክም መሙላት ሀይል ጉዳይ ብቻ ሳይሆን የቀጣይ ግንኙነታችን መጀመሪያ ነው። ስለዚህ እኔ ለስልኬ ባትሪ ጥንቃቄ አደርጋለሁ።

አዎ ምክንያቱም የመስመር ላይ ቪዲዮዎች አለምን በትንሽ ስክሪን ውስጥ አምጥተው የሚያሳዩን መስኮቶቻችን ናቸው። አሁን ባለንበት ዘመን መረጃን መዝናኛን እና አዳዲስ እውቀቶችን በቀላሉ ለማግኘት ቪዲዮዎችን መመልከት ዋናኛው መንገድ ሆኗል። እኔ መስመር ላይ ቪዲዮዎችን የምመለከተው ለሁለት ዋና ጉዳዮች ነው። አንደኛው ለእውቀት ነው አዳዲስ የ ቴክኖሎጂ ውጤቶችን ለማወቅ። ቋንቋዎችን ለመለማመድ ወይም ደግሞ የምግብ አሰራር ለመማር ቪዲዮዎች ተወዳደር የሌላቸው መምህራን ናቸው። አንድ ምስል ከሺህ ቃላት ይበልጣል እንደሚባለው በቢቢ የታገዘ ትምህርት በአእምሮ ውስጥ በቀላሉ ይሰርጻል። ሁለተኛው ደግሞ ለመዝናናት ነው። ከከባድ የስራ ውሎ በኋላ አጫጭር አስቂኝ ቪዲዮዎችን ወይም ዘጋቢ ፊልሞችን ማየት አምሮን ያሳርፋል። ቪዲዮዎች በሩቅ ያሉ ቦታዎችን እና ባህሎችን በቤታችን ሆነን እንደንጎበኝ ያደርጉናል። ቪዲዮዎችን መመልከት ደስ ቢልም ጊዜያችንን በአግባቡ መጠቀም ግን ትልቅ ብልህነት ነው። በመስመር ላይ የሚገኙ ስፍር ቁጥር የሌላቸው ቪዲዮዎች ውስጥ ጠቃሚውንና ገንቢው መርጦ ማየት ለእድገታችን ወሳኝ ነው። ብዙ ጊዜያችንን በቪዲዮዎች ላይ ብቻ ከማስፋት ይልቅ የምናወይም ነገር በተግባር ላይ ማዋል ይኖርብናል። ቪዲዮ ማየት እንደ ጉዞው ነው በመንገድ ላይ የምናየው ነገር ሁሉ እኛነታችንን የሚቀር በመሆኑ የምንመለከታቸውን ነገሮች በጥንቃቄ መምረጥ አለብን። ስለዚህ እኔ በመስመር ላይ የተጠቃሚ ቪዲዮዎች ማየት እወዳለሁ።

ሰርግ በእኛ ዘንድ ከሁለት ሰዎች ጥምረት በላይ የሁለት ቤተሰቦች እና የመላው ሰፈር ደስታ የሚገለጽበት ትልቅ አውድ ነው። የኛ ሰርግ በጭፈራ በምርቃትና በደማቅ ባህላዊ አልባሳት የታጀበ ልዩ ክብረ በዓል ነው። የሰርግ ስነስርዓታችን የሚጀምረው ገና ከማለዳው ነው። ሙሽራው ከሚዜወቹ ጋር ሆኖ በሚያምር ባህላዊ ልብስ አጊጦ ወደ ሙሽሪ ሙሽሪት ቤት ያመራል። እዚያም እንግባ ወይ የሚለው የበአል ጨዋታና የደጅ ጥናት ይከናወናል። ሙሽሪጥት ስትወጣ የሚዘፈነው የአበባ አየሁና የሙሸራው ገዛ አካባቢውን በደስታ ይሞላል። እንደ ሽሮ ክትፎና ጥሬ ስጋ ያሉ የሀገር ባህል ምግቦች ለመአዱ ልዩ ለዛ ይሰጡታል። ጭፈራውማ እስክስታና በዘፈን የታጀበ ሆኖ ታላቅና ታናሽ ሳይለይ ሁሉም በአንድነት የሚፈነጥዝበት ልዩ ጊዜ ነው። ለድግሱና ከጭፈራው ባሻገር የሽማግሌዎች እና የወላጆች ምርቃት የሰርጉ ዋነኛው ክፍል ነው። ሙሽሮች አዲሱን ህይወታቸውን በምርቃት እንዲጀምሩ የሚደረገው ስነ ስርዓት ለትዳር ክብርና ጥንካሬ ይሰጣል። ሙሽሪት ከቤተሰቦቿ ጋር ስትሰናበት የሚሰማው እሪ በክንፉና የትዝታ ዜማዎች ደግሞ የስሜት መጋራት መገለጫዎች ናቸው። ሰርግ በእኛ ዘንድ መረዳዳት የሚታይበት ጎረቤትና ዘመድ በአንድነት የሚለፋበትና የፍቅር ቃል ኪዳን የሚታሰብበት የህይወት ምዕራፍ ነው። ስለዚህ የኛ ሰርግ በባህልና በደስታ የተሞላ ደማቅ ባህል ነው።

አዎ ምክንያቱም ግምገማ ራሳችንን የምናይበት መስታወት እና ወደ ቀጣይ የስኬት ደረጃ የምንሸጋገርበት ድልድይ ነው በስራ ለሙሉ ግምገማ ዝም ብሎ ስህተት መፈለጋ ሳይሆን ብቃታችንን የምንለካበትና አቅማችንን የምናውቅበት ወሳኝ ሂደት ነው። የስራ ግምገማ ሲደረግልኝ በሁለት መልኩ ነው። የሚመለከተው በመጀመሪያ የሰራኋቸውን ስራዎች ውጤታማ ትንሽትና የተሳኩ ግቦችን እንድመለከት ይረዳኛል። ይህን በስራ የመተማመን ስሜቴን ይጨምራል። በሌላ በኩል ደግሞ መሻሻል ያለባቸውን ጎኖች በግልጽ እንድረዳ ያደርገኛል። ግልጽና ገንቢ የሆኑ ግብረ መልስ ማግኘት ስህተትን ወደ ትምህርት ለመለወጥ ይሄዳል። ግምገማ ባለበት ቦታ ግልጽነትና መተማመን ይነግሳል። የስራ አካባቢውን ጤናማና ለለውጥ የተዘጋጀው ያደርገዋል። ግምገማን እንደዛች ሳይሆን እንደ እድል ማየት ብልህነት ነው። በየጊዜው የሚደረግ ግምገማ ውስጥ የሙያ ብቃታችንን ይሳላል የስራ ተነሻሽነታችንም ይጨምራል። የስራ ሀላፊዎቻችን ወይም የስራ ባልደረቦቻችን የሚሰጡን አስተያየት ለእድገታችን እንደ ግብአት ያገለግላል። ራሱን የማይገመግም ሰው ለውጥም ማምጣት ይከብደዋል። ስለዚህ ግምገማ ማለት የጥንካሬያችን ምስክር የድክመታችን ደግሞ ማረሚያ ነው። ስለዚህ እኔ ለስራ ግምገማ ሁልጊዜም ዝግጁ ነኝ።

እንደ ስራችን ባህሪ ቢለያይም ስብሰባ ለኔ ሀሳቤን የምጋራባትና የአንድነታችንን መሰረት የምናጠነክርበት ልዩ ጊዜያችን ነው። ስብሰባ ዝም ብሎ መቀመጥ አይደለም የተበታተኑ ሀሳቦች ተሰባስበው ወደ አንድ ትልቅ ራዕይ የሚቀየሩበት የውይይት መድረክ እንጂ። በእኛ የስራ አካባቢ በሳምንት አንድ ጊዜ መደበኛ ስብሰባ እናደርጋለን። በዚህ በስብሰባ ላይ ያለውን ሳምንት አፈጻጸም እንገመግማለን። በቀጣይ ስለሚከናወኑ ተግባራትን እንመክራለን። ስብሰባ መኖሩ የስራውን ሂደት ግልጽ ያደርገዋል እያንዳንዱ የቡድን አባል ሀብሳቡን በነጻነት የሚገልጽበት ችግሮችን የሚፈቱበት እና አዳዲስ የፈጠራ ሀሳቦችን የሚፈልቁበት እድል ይፈጥራል። ረጅም ስብሰባ አሰልች ሊሆን ይችላል። ነገር ግን ውጤታማና አጭር ስብሰባ ለስራችን ስኬት ወሳኝ ነው። ስብሰባ ማለት የሁላችንም ድምጽ የምንሰማበት መድረክ ነው። አንዳንድ ጊዜ ደግሞ አጣዳፊ ጉዳይ ሲገጥሙ ድንገተኛ ስብሰባዎች እናደርጋለን። እንዲህ አይነት ስብሰባ ቆራጥ ውሳኔ ለመስጠት እና በአንድነት ለመቆም ይረዱናል። በስብሰባ ወቅት የሚፈጠረው የሀሳብ ግጭት ራሱ ለተሻለ ውጤት መንገድ ይከፍታል። መደማመጥና መከባበር ባለበት ስብሰባ ውስጥ የቡድን መንፈስ ይገነባል። የትም ብንሆን በቤተሰብሄም ይሁን በስራ ተሰብስቦ መካከል ስተዘን ይቀንሳል ስኬትን ደግሞ ያፋዘናል። ስብሰባ የጊዜ ጋራ ጉዞአችንን የምናቀናጅበት ኮምፓሳችን ነው። ስለዚህ እኛ ለቤተሰቦቻችን ትልቅ ትኩረት እንሰጣለን

እንደ ጉልበቴ ሳይሆን እንደ ፍላጎቴና እንደ መንገድ ውበት ይወሰናል። ለእኔ የሀገር ጉዞ ከአንድ ቦታ ወደ ሌላ ቦታ መሸጋገሪያ ብቻ አይደለም። ራስን የምናገኝበት ተፈጥሮን የምናደንቅበት እና ለሰውነታችን ህይወት የምንሰጥበት የነጻነት መንገድ እንጂ በእግር ረጅም ርቀት መጓዝ ለሰውነት ጥንካሬን ለአእምሮ ደግሞ መረጋጋትን ይሰጣል። በጧት ፀሀይ ሳትበረታ ወይም ማታ ቀዝቀዝ ሲል የሚደረግ የእግር ጉዞ ልዩ እርካታ አለው። በመኪና ስንሄድ የምናያቸውን ትናንሽ ውበቶች በእግራችን ስንጓዝ እናስተውላቸዋለን። የሰዎች ፈገግታ የዛፎቹም መወዛወዝ እና የመንገዱ ግርግር የጉዞውም አካል ይሆናሉ። ኪሎ ሜትሮችን መቁጠር ሳይሆን በእያንዳንዱ እርምጃ ውስጥ ያለውን ትንፋሽ ማዳመጥ ነው ትልቁ ጥበብ። የእግር ጉዞ የጽናት መለኪያ ነው። አንዳንድ ጊዜ መንገዱ አቀበት ሊሆን ይችላል ጉልበትም ሊዘል ይችላል። ነገር ግን ያንን ፈተና አልፎ መድረሻው ላይ መቆም በራስ መተማመንን ይጨምራል። በእግር ስንጓዝ ሀሳባችንን እናሰላስላለን። አዳዲስ የተፈጠራ ሀሳቦችን እናመነጫለን። ስፖርታዊ እንቅስቃሴ ብቻ ሳይሆን የነፍስ ህክምናም ነው። ብዙ መሄድ የቻለ ሰው ብዙ ብዙም ይማራል። ለኔ በእግር መጓዝ ማለት ህይወትን በዝግታና በጥልቀት መኖር ማለት ነው። ስለዚህ እኔ ረጅም ርቀት በእግር መጓዝን እወዳለሁ

አዎ ምክንያቱም በእኛ ባህል መደራደር ዝም ብሎ ዋጋ መቀነስ ሳይሆን በገዢና በሻጭ መካከል የሚደረግ የልብ ለልብ መግባቢያ ድልድይ ነው። ገበያ ገብቶ ሳይደራደሩ መውጣት በጨዋታ መሃል ግብ ሳያስቆጥሩ እንደመውጣት ይቆጠራል። መደራደር የራሱ የሆነ ስርዓት አለው። መጀመሪያ ሻጩን ሰላም በማለትና በፈገግታ ትጀምራለህ ከዚያም ዋጋ ትጠይቃለህ ሻጭ የጠራውን ዋጋ ስትመሰማ ደግሞ በብልህነትና በትህትና የራስህን ዋጋ ታቀርባለህ። ይህ ሂደት በሁለታችሁ መካከል ላይ ያለው ርቀት ጠባብ። በመደራደር ወቅት የሚደረገው የቅናሽ መልልስ ለገበያው ድምቀት ይሰጠዋል። አንተም ሆንክ ሻጩ በዋጋ ላይ ስትስማሙ ሁለታችሁም አሸናፊ እንደሆናችሁ ይሰማችኋል። ድርድር ገንዘብን ከመቆጠብ ባለፈ ከማናውቃቸው ሰዎች ጋር ሀሳብ እንድንለዋወጥና የንግድ ችሎታችንን እንድናሳድግ ይረዳናል። እርግጥ ነው መደራደር ሲባል የሻጩን ድካም መዘንጋት የለብንም። ሚዛናዊው የሆነ ድርድር ለሁለቱም ወገን እርካታን ይሰጣል። እጁን ሳይቆርጡ ዋጋውን ሳይጨምሩ እንዲሉ አበው በብልህነት መደራደር ለሁለቱ ወረታ ነው። በአቡኑ ዘመን በቋሚ ዋጋ የሚሸጡ ሱቅ ቢበዙም በባላዊ ገበያዎች ውስጥ ያድርድር። ወገን ለየት ያለ ህይወት አለው መደራደር መቻል። በራስ መተማመንን የሚጠይቅና የህይወት ተሞክሮ የሚያዳብር ትልቅ ስነ ጥበብ ነው።

አዎ ምክንያቱም ሙዚቃ የነፍስ ምግብ ነው በመስመር ላይም ማግኘቱ ደግሞ ያንን ምግብ በፈለግንበት ሰዓት እንድንመግብ ያደርገናል። አሁን ባለንበት ልትያዝመን የአለም ዜማዎች ሁሉ በጣጥ ስልክ ንክኪ ውስጥ መግባታቸው የህይወታችን አንድ ውበት ሆኗል። በመስመር ላይ ሙዚቃ መስማት ያለው ትልቁ ጥቅም የምርጫ ብዛት ነው እንደ ስሜታችን እና እንደ ሁኔታ የምንሰማውን ዜማ በቀላሉ እመርጣለሁ። ጠዋት ወደ ስራ ስንሄድ ንቁ የሚያደርጉን የፈጠነ ምት ያላቸው ዜማዎችን ማታ ደግሞ አእምሮን የሚያረጋጉ ለስለሳ ሙዚቃዎችን በመስመር ላይ ተዘጋጅቶ ይጠብቁናል። እኔ በተለይ የቆዩ የሀገራችንን ሙዚቃዎች መስመር ላይ መፈለግ እና ያንን የጥንት ለዛ ማጣጣም ደስ ይለኛል። ሙዚቃ ቋንቋ ሳይገደበው ከአለም ህዝብ ጋር የሚያገናኘን ድልድይ ነው። በመስመር ላይ ስንሰማ ደሞ አዳዲስ ድምጻውያንን እና የሙዚቃ አይነቶችን ለማወቅ እድል ይሰጠናል። ሙዚቃ በስራ በጉዞ ወይም በቤት ውስጥ ብቸኝነት እንዳይሰማኝ ያደርጋል። የመስመር ላይ የሙዚቃ ዝርዝሮች ልክ እንደ የቅርብ ጓደኛ ስሜታችንን ተረድተው አብረውኝ ይጓዛሉ። የፈለግነውን ዘፈን ደጋግመን መስማት የራሳችንን ምርጫ ማደራጀት እና ለሌሎች ማጋራት መቻላቸውን የቴክኖሎጂው ትልቅ ስጦታ ነው። ሙዚቃ ትዝታን ይቀሰቅሳል ተስፋን ያድሳል አእምሮንም ከድካም ይፈውሳል። በመስመር ላይ መሆኑ ደግሞ ይህንን ሁሉ ሀብት በማንኛውም ቦታና ጊዜ እንድንጠቀምበት

የቤቴ ጣራ የተሰራው ከቆርቆሮ ነው። ቆርቆሮ በሀገራችን ለብዙ ዘመናት ቤቶቻችንን ከፀሀይና ከዝናብ ሲጠብቅ የኖረ ጠንካራ እና አስተማማኝ የሚጠለያችን አካል ነው። ቆርቆሮ የቤታችን ራስ ነው። ከባድ ፀሀይን ተቋቁሞ ቤት ውስጥ ቀዝቃዛ አየር እንዲኖር ብርዱን ተከላልሎ ሙቀት እንዲሰጠን ትልቅ አስተዋፅዖ ያደርጋል። የቆርቆሮ ጣሪያ መኖሩ በቤታችን ውስጥ በሰላም እንድንተኛና ነብሶቻችንን እንድንጠብቅ ዋስትና ይሰዘናል። ጊዜው ቢለወጥም አዳዲስ የግንባታ ቁሶችን ቢመጡም ቆርቆሮ ግን አሁንም ድረስ የብዙዎቻችን ቤቶች ተመራጭ ጣሪያ ሆኖ ቀጥሏል። ጠንካራ ነው ለብዙ አመታትም ያገለግላል። የቆርቆሮ ጣሪያ ከሌለ ቤት ሙሉ አይሆንም ማለት ይቻላል። ከጥቅሙ ባሻገር የቆርቆሮ ጣሪያ ለየት ያለ ስሜት አለው። በተለይ በክረምት ወቅት ዝናብ ሲዘንብና ጠብታዎቹ በቆርቆሮ ላይ ሲያርፍ የሚፈጥሩት ድምጽ እንደ ሙዚቃ ነው። ያው ቲሽ ቲሽ የሚል ድምጽ ልጅነታችንን ያስታውሰናል። ከቤት ሆነን ዝናቡን እንድንወደው ያደርገናል። በቆርቆሮ ጣራ ስር ሆኖ ዝናብ እየሰሙ መተኛት ወይም ቡና መጠጣት የራሱ የሆነ ሰላም አሉለው። ቆርቆሮ በዝናብ ሲታጠብና ሲያንጸባርቅ ማየት ደግሞ ላይን ደስ የሚል ትእይንት ነው።

እንደ መንገዱ መጨናነቅ እና እንደ አየሩ ሁኔታ ቢለዋወጥም ርቀቱ ግን የእለት ተእለት የህይወቴ ወሳኝ ክፍል ነው። ከቤት ወጥተን ወደ ስራ የምናደርገው ጉዞ በራሱ አንድ ትልቅ ምዕራፍ ነው። ቀናችን የምናቅድበትና አእምሮአችንን ለስራ የምናዘጋጅበት። መሸጋገሪያ ነው የስራ ቦታዬ ከቤቴ መጠነኛ ርቀት ላይ ይገኛል። ይህ ርቀት አንዳንዴ ረጅም ሆኖ ቢሰማኝም። በጉዞ ውስጥ ግን ብዙ ነገሮችን እንታዘባለን በመኪና ስጓዝም በእግሬ ስሄድ የማየው የከተማ ግርግር የሰዎች ፈገግታ እና የቀኑ መጀመሪያ ብርሃን መንፈሴን ያድሰዋል። ርቀቱ መኖሩ ከቤተሰብ ሀሳብ ወጥቼ ወደ ሙያዊ ሀላፊነቴ እንድሸጋገር የጊዜ ክፍተት ይሰጠኛል። እርግጥ ነው አልፎ ተርፎም የመንገድ መዘጋጋት ሲኖር። ርቀቱ እንደ ተራራ ሊከብድ ይችላል ነገር ግን። ያንን ታግሶ መድረሻ ላይ መቆም የራሱ የሆነ እርካታ አለው። የርቀቱን ርዝመት የምለካው በኪሎሜትር ብቻ ሳይሆን በምትጠቀመው ጊዜ ጭምር ነው። በጉዞ ወቅት መጽሐፍ በማንበብ ሙዚቃ በመስማት ወይም ስለ ቀኑ ተግባራት በማሰብ ጊዜዬን ፍ ፍሬያማ አደርገዋለሁ። ርቀት ማለት ሰክም ሳይሆን ራስን ለማዘጋጀት የሚሰጥ የጊዜ ስጦታ ነው። ከስራ ወደ ቤት ስንመለስ ደግሞ ያው ርቀት የስራውን ውጥረት ትተን ወደ ቤታችን በሠላም የምንመለስበት ድልድይ ይሆናል። ርቀት ለትዝታና ለሀሳብ ቦታ ይሰጣል።

መማር ማቆም ማለት ማርጀት ማለት ነው። ስለዚህ እኔ በየቀኑ አዲስ ነገር ለመቅሰም ዝግጁ ነኝ። ህይወት ትልቅ ትምህርት ቤት ናት እኛ ደግሞ ሁልጊዜም ጎበዝ ተማሪዎች ሆነን መቀጠል ይኖርብናል። እኔ በአሁኑ በቅጥ አዲስ ቋንቋ መማር እፈልገዋለሁ። ቋንቋ መማር ማለት የሌላን ማህበረሰብ ባህል ታሪክ እና የሀሳብ ጥልቀት መጋራት ማለት ነው። በተጨማሪ የቴክኖሎጂ ውጤቶችን እና የዲጂታል ክህሎቶችን ማዳበር የዘመኑ ግዴታ ሆኗል። አዲስ ነገር ስንማር አእምሮአችን ይረዳል። በራስ የመተማመን ስሜታችን ይጨምራል። እንዲሁም ለአለም ያለን እይታ ይሰፋል። አንድን አዲስ ነገር ለመጀመሪያ ጊዜ ስንሞክርና ስንረዳው የሚሰማን እርከታ በምንም አይተካም። መማር አሰልቺ ሳይሆን የውስጥ ማንነታችን የምናገኝበት አስደሳች ጉዞ ነው። አዲስ ነገር መማር ድፍረትና ትዕግስትን ይጠይቃል። መጀመሪያ ላይ ልከብደን ይችላል ነገር ግን ደጋግመን ስንሞክረው ቀላል እየሆነልን የመጣል ትናንት የማናውቀውን ዛሬ ማወቃችን። ነገ ለሚጠብቀን ትልቅ ስኬት መሰረት ነው። እውቀት ሸክም አይደለም የሉቅንም በሄድንበት ሁሉ የሚከተለን ትልቅ ሀብታችን ነው። አዲስ ነገር መማር ማለት ራስን ማደስና ለተለዋዋጭ አለም ዝግጁ መሆን ማለት ነው። አእምሮአችንን ለእውቀት ክፍት ካደረግን ህይወት ሁል ጊዜም አዲስና ጣፋጭ ትሆንልናለች።

ውሃ የህይወት መሰረት እንደመሆኑ መጠን ሰውነቴ የሚፈልገውን ያህል ለመጠጣት ሁል ጊዜ ጥራለሁ ብዙዎቻችን ውሃ የምንጠጣው ጥማት ሲሰማን ብቻ ነው። ነገር ግን ውሃ ለሰውነታችን ከዚህ በላይ ጥልቅ ትርጉም አለው ውሃ መጠጣት ሰውነታችንን ንቁ እንዲሆን ቆዳችን እንዲ እንዲያበራና የአእምሮአችን የስራ ብቃት እንዲጨምር ያደርጋል በቀን ስምንት ብርጭቆ ወይም ሁለት ሊትር ውሃ መጠጣት እንደ አጠቃላይ መመሪያ ቢወሰድም እንደ አየሩ ሁኔታ እና እንደ እንቅስቃሴያችን መጠኑ ሊጨምር ይችላል እኔ ጠዋት እንደተነሳው አንድ ብርጭቆ ውሃ በመጠጣት ቀኔን እጀምራለሁ ይህ ልማድ በሌሊት የጠፋውን ፈሳሽ ከመተካቱም በላይ የውስጥ አካላቶቻችን ስራቸውን በንቃት እንዲጀምሩ ይረዳቸዋል ውሃ መጠጣት ራስን እንደመውደድና እንደመንከባከብ ይቆጠራል አንዳንድ ጊዜ በስራ መወጠር ምክንያት ውሃ መጠጣትን ልንረሳ እንችላለን ነገር ግን ሁል ጊዜ አጠገባችን የውሃ ጠርሙስ ማስቀመጥ ትልቅ መፍትሄ ነው ውሃ መጠጣት የሰውነታችንን ሙቀት ያስተካክላል የምግብ መፈጨትን ያፋጥናል እንዲሁም መርዛማ ነገሮችን ከውስጣችን ያስወግዳል ያለ ውሃ ህይወት እንደማይታሰበው ሁሉ ያለ በቂ ውሃ ደግሞ ጤናማ ህይወት አይታሰብም ስለዚህ ውሃን በጊዜና በበቂ ሁኔታ መጠጣት ለነገው ጥንካሬያችን ዛሬ የምናደርገው ኢንቨስትመንት ነው ስለዚህ እኔ ውሃ ለመጠጣቴ ትልቅ ትኩረት እሰጣለሁ።

አዎ ምክንያቱም ዝርዝር መጽሐፍ ለኔ ገበያ ኮምፓሴ ነው። ብዙዎቻችን ሱቅ ገብተን የፈለግነውን ረስተን የሚያስፈልገንን ገዝተን እንውጣለን። የዝርዝር መያዝ ግን ከዚህ ግርግር ያድነናል አእምሮአችንንም ያረጋጋዋል። ዝርዝር መጽሐፍ ጥቅሙ ብዙ ነው። በመጀመሪያ ገንዘባችንን በአግባቡ እንድንጠቀም ይረዳናል። የሚያስፈልጉንን ነገሮች ለይተን ስንጽፍ በስኩር ውስጥ የሚታዩ ማራኪ ግን አላስፈላጊ ነገሮችን እንደ አንገዚያ አግደናል። በሁለተኛ ደረጃ ጊዜያችንን ይቆጥበዋል። ሱቅ ውስጥ ቆመን ምን ነበር የቀረን ብለን ከማሰብ ይልቅ በቀጥታ ብሎ ወደሚፈልገው እቃ እንድንሄድ ይረዳናል። እኔ በወረቀት ላይ ወይም በስልኬ መተግበሪያ ላይ ዝርዝር መጽሐፍ ደስ ይለኛል። ያንን የጻፍኩትን እቃ ገዝቼ ስሰርዘው የሚሰማኝ እቃ ደሞ ለየት ያለ ነው። ዝርዝር መጽሐፍ ማለት ለቤትህና ለህይወትህ ስርዓት መውጣት ማለት ነው። ቤት ውስጥ ምን እንዳለና ምን እንደልሂድ እንደጎደለ በደንብ እንድታውቅ ያደርግሃል። የለም ማለት በገበያ ላይ ብቻ ሳይሆን በሌሎች የህይወት ዘርፎችም የታቀደ ጉዞ እንዲኖር ይረዳል። ሳይደገስ አይጣላም እንደሚባለው ሳይዘጋጁ ገበያ መውጣት መጨረሻው መጉላላት ነው። ስለዚህ ዝርዝር መያዝ ድካምን ይቀንሳል ውጤታማነትን ደግሞ ይጨምራል። ዝርዝር መጽሐፍ የበለገዢ መግለጫ ነው። ስለዚህ እኔ ወደ ሱቅ ከመሄድ በፊት ሁልጊዜም ዝርዝብ አዘጋጃለሁ።

አዎ ምክንያቱም ስነ ጥበብ የሰው ልጅ ንግግር ሳይበቃው ሲቀር ስሜቱን የሚገልጽበት ድንቅ ቋንቋ ነው። ስነ ጥበብ ዝም ብሎ ቀለም ወይም ዜማ አይደለም የነፍስ መስታወት እና የህይወት ትርጉም እንጂ። እኔ በስነ ጥበብ ውስጥ የሚታየውን ነጻነት እወደዋለሁ በአንድ ስዕል ውስጥ በሺህ የሚቆጠሩ ቃላት ማንበብ ይቻላል። ቀለሞቹና መስመሮቹ የሚነግሩን ታሪክ ከዘመን ዘመን ይሻገራል። ግጥምና ስነ ጽሁፍ ደግሞ የሀሳብ ጥልቀታችንን የሚመዝኑ የጥበብ ዘርፎች ናቸው። ስነ ጥበብን ስንመለከት ወይም ስንሰማ ከፈጣሪው ጋር በስሜት እንገናኛለን። ደስታን ሀዘንን ተስፋን እና ፍቅርን ያለምንም ገደብ የምናጋራበት መድረክ ነው። ጥበብ ባለበት ቦታ ውበት አለ ውበት ባለበት ደግሞ ሰላም ስፍኖ ይገኛል። ከግል እርካታ ባሻገር ስነ ጥበብ የማህበረሰብ ታሪክ እና ማንነት መዝገብ ነው። የጥንት ቅርሶቻችን ባህላዊ ጨዋታዎችን እና አልባሳቶቻችን የጥበብ ውጤቶች ናቸው። ስነ ጥበብ መውደድ ማለት ታሪክን ማክበር እና ለነገ አዲስ ራዕይ መፍጠር ማለት ነው። ጥበብ አእምሮን ያሳድጋል ለአለም ያለ እይታም ይለውጣል። በእለት ተእለት ህይወታችን ውስጥ የምናያቸው ትናንሽ ነገሮች ሲያቀሩ የጥበብ ንክኪ አላቸው። ጥበብም አድምቅ መቻል በራሱ አንድ ትልቅ ጥበብ ነው። ስለዚህ እኔ ለስነ ጥበብ ልዩ ፍቅር እና ክብር አለኝ

እንደ ስራው አይነት ቢለያይም ትኩረቴን ውጤታማ ለመሆን ሁል ጊዜ እጥራለሁ። በዘመናዊ አለም ብዙ ነገሮች በአንድ ጊዜ ማከናወን እንደ ትልቅ ችሎታ ቢታይም ዋናው ቁም ነገር ግን ስራዎቹን በጥራትና በሰላም ማጠናቀቁ ላይ ነው። አንዳንድ ጊዜ ቀላል የሆነ ተግባራትን ጎን ለጎን ማከናወን ይቻላል። ለምሳሌ ሙዚቃ እየሰሙ ሪፖርት መጻፍ ወይም በስልክ እያበሩ ቀላል የቤት ውስጥ ስራዎችን መስራት የተለመደ ነው። ነገር ግን ትልቅ ትርገት የሚሹ ስራዎች ሲገጥሙን በአንድ ነገር ላይ ብቻ ማተኮርን እመርጣለሁ። ብዙ አሰራሮችን በአንድ ጊዜ ለመጨረስ መሞከር አእምሮን ሊያዳክም እንዲሁም ለስህተት ሊዳርግ ይችላል። እኔ የማምነው አንድ በአንዴ በሚለው መርሃ ነው መርህ ነው። እያንዳንዱ ስራ የራሱን የሆነ ጊዜ እና ትኩረት ሲሰጠው ውጤቱ ይበልጥ ያምራል። እኛም በስራችን እንረካለን። ብዙ ስራዎች ተደራርበው ሲመጡብኝ መፍትሄ ቅድሜ የሚሰጣቸውን ለይተው መዘርዘር ነው። ሁሉንም በአንድ ጊዜ ለመጨበ ከመሞከር ይልቅ ወሳኝ የሆኑትን አስቀድሞ መስራት ጭንቀትን ይቀንሳል ስራን በአግባቡ መከፋፈል እና ለእያንዳንዱ የጊዜ ገደብ መውጣት ብዙ ስራዎችን በስርዓት እንድናስተናግድ ይረዳናል። ጥራት የሌለው ብዙ ስራ ከመስራት ጥራት ያለው ጥቂት ስራ መስራት ለስኬታችን ይበልጥ ዋስትና ይሆናል። ብልህነት ራስን መደርደር ሳይሆን ስራን በብቃት መምራት ነው። ስለዚህ እኔ ትኩረቴ ለስራዬ ጥራት እሰጣለሁ።

በሚያሳዝን ሁኔታ እኔ የመሸመን ጥበብ የለኝም ነገርግን ጥበቡንና የሚጠይቀውን ትግስት ከልቤ አደንቃለሁ። ሽመና በሽመና በእኛ ዘንድ ዝም ብሎ ልብስ መስራት አይደለም ክርን ከክር አጣምሮ ታሪክንና ውበትን መፍጠር። ረቂቅ ችሎታ እንጂ መሸመን ባላውቅም። አንድ ሸማኒ በመወጠሪያው ላይ ተቀምጦ እጆቹና እግሮቹ ተቀናጅተው ሲሰሩ ማየት ለኔ ትልቅ ተአምር ነው። ያ ነጭ ጥጥ ተፈትሎና ተሸምኖ ለአይንም የሚማርክ ቀሚስ ወይም ጋቢ ሆኖ ሲወጣ ማየት የሰው ልጅ የፈጠራ አቅም ምን ያህል ጥልቅ እንደሆነ ያሳያል። በእጅ የተሸመነ ልብስ የራሱ የሆነ ትንፋሽና ሙቀት አለው እያንዳንዱ ጥለትና ጥብቁ የሸማኔው የድካም ውጤት እና። የጥበብ አሻራ ነው። እኔ መሸመን ባልችልም። በእጅ የተሸመኑ አልባሳትን መልበስ እና ያንን የጥበብ ውጤት መንከባከብ ግን ትልቅ ክብር ይሰጠኛል። በአሁኑ የቴክኖሎጂ ዘመን ብዙ ነገሮች በፋብሪካ ቢመረቱም። እንደ እጅ ሽመና ያለ ጥንታዊ ጥበብ ግን ለዘላለም ሊጠበቅ ይገባዋል። ሽመና የማንነታችንና የባህላችን መግለጫ ነው። መሸመን የሚያውቁ ሰዎችን ማበረታታት እና ጥበቡ ለቀጣዩ ትውልድ እንዲተላለፍ ማድረግ የሁላችንም ድርሻ ነው። ጥበብን ባናውቀውም ጥበበኞችን ማክበር እና ውጤታቸውን ማድነቅ የባህል ተቆርቋሪነት መገለጫ ነው። ሽመና የትዕግስት የጽናትና የውበት መገኛ ነው። ስለዚህ እኔ መሸመን ባልችልም ለሸማኔዎችና ለጥበባቸው ትልቅ ቦታ አለኝ

አዎ በእንጨት እሳት ማብሰል ዝም ብሎ መግን ማዘጋጀት ሳይሆን ከጣው ጥበብ እና ከተፈጥሮ ጋር መገናኛ ድልድይ ነው። ምንም እንኳን ቴክኖሎጂ ቢቀየርም በእንጨት እሳት የሚበስል ምግብ ግን ለየት ያለ ለዛ እና ትርጉም አለው። በእንጨት እሳት ማብሰል ትልቅ ትዕግስትና ብልህነትን ይጠይቃል እሳቱን በአባቡ መለኮስ ጭሱን መቋቋምና ሙቀቱን መቆጣጠር የራሱ የሆነ ጥበብ ነው። በእንጨት ሰዓት ላይ የተጋገረ እንጀራ ወይም የተፈላ ቡና ያለው መዓዛ በሌላ በማንኛውም መንገድ አይገኝም። ያየ ያጭሱ ለምግቡ የሚሰጠውን ልጁ ጣዕም የምግብ ፍላጎትን ይከፍታል። እኔ በእንጨት እሳት ስበ ሳበስል ያ እሳቱ ሲንቀለቀል የሚሰማው ድምጽ እና የሚፈጠረው ሙቀት በቤት ውስጥ ልዩ ድምቀት እና የቤተሰብ ፍቅርን የሚቀሰቅስ ይመስለኛል። ለብዙዎቻችን በእንጨት እሳት ማብሰል የልጅነት ትዝታችንን ይቀሰቅሳል በክረምቱ ራስ በጭስና በሙቀት የተሞላው ማድቤት የወለዶቻችንን ድካምና ፍቅር ያስታውሰናል። ምንም እንኳን አሁን ላይ ለጤና ለአካባቢው የጥበቃ ሲባል ዘመናዊ ምድጃዎችን ብንጠቀምም ያ እንጨት ሰዓት ግን የባህላችን እና የማንነታችን አንድ አካል ነው። ይህ ጥበብ ምግቡን ብቻ ሳይሆን ስሜታችንንም አብስሎና አረጋግቶ ያቀብልናል። ጥበቡን ማወቅ ማለት ከቀደሙት አባታቶችን ጋር በሀሳብ መገናኘት ማለት ነው።

አዎ ምክንያቱም ልብስን በእጅ ማጥበብ ለእኔ የንጽህና ብቻ ሳይሆን ለምንወዳቸው አልባሳት የምንሰጠው ልጁ እንክብካቤ መግለጫ ነው። ምንም እንኳን የልብስ ማጣቢያ ማሽኖች ሂይዎታችንን ቢያቀልሉልንም በእጅ የምታጠብን ያህል ጥልቅ እርካታ የሚሰጥ ነገር የለም። ልብስን በእጅ ማጠብ ጥበብ ነው እያንዳንዱን እድፍ በጥንቃቄ ማየት ለስላሳ ጨርቆች እንዳይበላሹ መጠቀቅ እና የልብሱን ውበት መጠበቅ የሚቻለው በእጅ ሲታተብ ነው እኔ ልብስ በእጄ ስታሳ ሳጥብ የለሽንጥራትና ቀለም ለመጠበቅ የሚያስችል በቂ ትኩረት ትሰጣለህ። በተለይ ባህላዊ አልባሳትና ስስ ጨርቆች የእጅ ንክኪኝ ይሸሉ ያ የሳሙና አረፋና የነጹ ውሃው ድምጽ በዚያው ተዘርግቶ ሲደርቅ የሚታየው ንጽህና ለየት ያለ የስራ መንፈስ ይሰጣል። በእጅ ማጠብ ትዕግስትና ጥንካሬውን ይጠይቃል ውጤቱ ግን ሁልጊዜም የሚያረካ ነው። ብዙዎቻችንን ልብስ ማጠብን እንደ ከባድ ስራ ልናየው እንችላለን ነገር ግን ይህ ተግባ እራሳችንን የማደራጀት እና ለንጽህና ያለንን ክብር ለማሳየት ጥሩ አጋጣሚ ነው። በጧት ፀሀይ ሳትበረታ ልብስ አጥቦ ማስጣት ከዚያም የነጣውን ልብስ ማየት ትልቅ ደስታ አለው። ልብስም በእጅ ማጥብ ራስህን እንደመቻልና የቤት ውስጥ አላፊነትን እንደመወጣትን ይቆጠራል። ንጹህ ልብስ መልበስ ለራስ መተማመን መሰረት ነው: ያ ንጽህና ደግሞ በገዛ እጃችን ሲገኝ ክብሩ ይጨምራል ስለዚህ እኔ ልብሶቼን በእጄ ማጠብን እበዳለሁ።

አዎ ምክንያቱም ኮፍያ ለኔ ከልብስ በላይ ነው። የራሱ የሆነ ስሜትና ተግባር ያለው የእለት ተእለት አጋሬ ነው። ኮፍያ ማድረግ ዝም ብሎ ራስን መሸፈን አይደለም ለአይን ከሚሰጠው ውበት ጀምሮ። እስከሚሰጡት ጥበቃ ድረስ ትልቅ ፋይዳ አለው። ኮፍያ ለተመልካች የሚሰጥ የመጀመሪያ እይታ የልብሳችንነ ውበት ማሟላቱ ነው። እንደየወቅቱና እንደምንለብሰው ልብስ የምንመርጣቸው የተለያዩ የኮፍያ አይነቶች አሉ። ለምሳሌ በጠራራ ፀሀይ ወቅት የምናደርገው ሰፊ ኮፍያ ፊታችንን ከቃጥሎ ይጠብቃል። በቅዝቃዜ ውስጥ ደግሞ የሚደረጉ የሱፍ ኮፍያወች ውስጥ ለራሳችን መውቀትና ምቾት ይሰጣሉ። ኮፍያ ስናደርግ በራስ የመተማመን ስሜታችን ይጨምራል። ስብእናችንንም ለየት ባለ መልኩ ይገልጻል። አንዳንዴ ደግሞ ፀጉራችንን ለመስራት ጊዜ ሲያጥረን ኮፍያ ምርጥ መደበቂያና ፋሽናችን ይሆናል። የኮፍያ ምርጫ እንደ ስሜታችን ይለዋወጣል። ስፖርታዊ እንቅስቃሴ ስናደርግ የምናደርገው የቤዝቦል ኮፍያ ንቁ እንድንሆን ያደርገናል። የለየት ያለ ዝግጅቶች ሲኖሩ ደግሞ የምናደርጋቸው ዘመናዊና ባህላዊ ኮፍያዎች ክብራችንን ይገልጻሉ። ኮፍያ የአንድን ሰው የስራ ዘርፍ ወይም የባህል ማንነት ሊያሳይ ይችላል። በጉዞ ላይ ስንሆን ኮፍያ ማድረግ ደግሞ የጉዞ አካል ሆኖ መንፈስን ያድሳል። ኮፍያ ማድረግን እንደ አንድ ጥበብ አየዋለሁ ምክንያቱም በትክክለኛው ቦታ ትክክለኛ ኮፍያ መምረጥ መቻል ራሱን የቻለ ብልህነት ነው።

አዎ ምክንያቱም መርዳት ለተረጁ ብቻ ሳይሆን ለረዳውም ሰው ትልቅ ያው ውስጥ ሰላም እና ደስታን የሚሰጥ የቅንነት መገለጫ ነው። ሌሎችን መርዳት ማለት የሰው ልጅ መሆናችንን በተግባር የምናረጋግጥበት የፍቅር ቋንቋ ነው። መርዳት ሲባል የግድ ትልቅ ገንዘብ ሀብት መኖርን ነው አይጠይቅም። አንዳንዴ ለተከፋ ሰው የምንሰጠው አነስተኛ ፈገግታ ለደከመው ሰው የምናደርገው የአካል ድጋፍ ወይም ደግሞ በሀሳብ የተጨነቀ ሰው የምንሰጠው ምክር ትልቅ እርዳታ ነው። እኔ ለሌሎች ስረዳ በአለም ላይ ለውጥ እያመጣሁ እንደሆነ ይሰማኛል። በአንድ ሰው ፊት ላይ ፈገግታን መፍጠር የሚሰጠውን እርካታ በምንም አይነት ቁሳቁስ አይተካም። መርዳት ሰብአዊ ትስስራችንን ያጠናክራል። እኛም ካለን ነገር ላይ በማካፈል የበረከት ተካፋይ እንሆናለን። የሰው ልጅ ማህበራዊ ፍጥረት በመሆኑ ሁላችንም በአንድም ይሁን በሌላ መንገድ ለሌሎች እርዳታ ያስፈልገናል። ዛሬ እኛ ስንረዳ ነገ ደግሞ እኛ የምንረዳበት ጊዜ ሊመጣ ይችላል። መርዳት የተቆራረጡት ህይወቶችን የሚቀጥል ለሂደን ነው። በጎነት ለራስ ነው ሌሎችን በረዳን ቁጥር የራሳችን ስብእና ይገነባል። ለአለም ያለን እይታም በበጎ ተስፋ የሞላ አለማችን የተሻለች የምትሆነው በሀብታምነቷ ሳይሆን ሰዎች እንዳቸው ለሌላ በሚያሳዩት ርህራሄና ደግነት ነው። ስለዚህ እኔ ሌሎች መርዳት የህይወቴ መመሪያ አድርጌዋለሁ

በአሁኑ ሰዓት የለኝም ነገር ግን የዶሮዎች ድምጽና በቤት ውስጥ ያላቸው ድንገት ሁልጊዜም ትዝታዬ ነው። ዶሮዎች በቤታችን መኖራቸውን ለገበያችን ህይወት ከመስጠቱ በላይ ለቤተሰብ የሚያበረክቱት ጥቅም ቀላል አይደለም። ምንም እንኳን አሁን ዶሮ ባይኖረኝም ጠዋት በዶሮዎች ጩኸት መንቃት ያለውን ደስታ ደረሰው። ዶሮዎች ለቤት ውስጥ ፍጆታ የሚውሉ ናቸው እንቁላል ከመስጠታቸውም በላይ የጓሮ አትክልቶቻችንን ከተባይ በመጠበቅ ረገድ ትልቅ ሚና አላቸው። ዶሮ ማርባት ትጋትና እንክብካቤን ይጠይቃል። በተለይ በገጠር አካባቢ ዶሮዎች በነጻነት ሲዘዋወሩና ሲጫወቱ ማየት ላይን እጅግ ደስ ይላል። ዶሮ የሌለበት ግቢ የሆነ ነገር የጎደለ ይመስላል። ምክንያቱም እነሱ የንጋት አብሳሪዎች እና የቤት ውስጥ በረከቶች ናቸው። ስለ ዶሮ ስናወራ ደግሞ የኢትዮጵያውያን የዶሮ ወጥ አለማንሳት አይቻልም። ዶሮ ለበዓላትና ለልዩ ዝግጅቶች የማዕዳችኝ ዋናኛ ድምቀት ነው። ዶሮ በቤታችን ውስጥ ባይኖርም የባህላዊ ምግባችን ዋና አካል በመሆኑ ሁልጊዜም ከማንነታችን ጋር የተቆራኘ ነው። ወደ ፊት ሰፋ ያለ ቦታ ሲኖረኝ ጥቂት ዶሮዎችን የማርባት ምኞት አለኝ። ዶሮዎችን መንከባከብና እድገታቸውን መከታተል የራሱ የሆነ ሰላምና እርካታ አለው። ስለዚህ አሁን ዶሮ ባይኖረኝም ለወደፊቱ ግን የማርባት ፍላጎት አለኝ።

እንደው ውሎዬ ቢለዋወጥም የምመርጠው ቦርሳ ግን ሁልጊዜም ምቾቴ እና ስብእናዬን የሚገልጽ መሆን አለበት። ቦርሳ ዝም ብሎ እቃ መያዝ አይደለም። የእለት እለት ጉዞአችንን የሚያቀልል የቅርብ አጋራችን እንጂ። እኔ በብዛት የምመርጠው ጀርባ ላይ የሚታዘል ቦርሳ ነው። ይህ አይነቱ ቦርሳ ላፕቶፕን፣ መጽሐፍትን እና ሌሎች አስፈላጊ ነገሮችን በአንድነት ለመያዝ በጣም አመቺ ነው። ክብደቱ በሁሉም ትኩሻዎቻችን ላይ ስለሚከፋፈል ለጤናችንም ተመራጭ ነው። አንዳንዴ ደግሞ ለስራ ጉዳይ ወይም ለየት ያሉ ሰው ሰብሰባዊ ሲሆን በእጅ የሚያዝ ዘመናዊ የኮዳ ቦርሳ እጠቀማለሁ። ቦርሳ ስምር ጥንካሬው፣ የኪሶቹ ብዛትና ለቃዎች የሚሰጡት ጥበቃ ዋና መስፈርቶቼ ናቸው። ቦርሳዬ የሰራዬ መሳሪያዎች በሰላም የሚቀመጡበት ትንሽዬ ቤቴ ነው። ቦርሳ ከጥቅሙ ባሻገር የፋሽን መግለጫም ነው። የምንይዘው ቦርሳ ቀለም ቅርጽ ስለእኛ ብዙ ይናገራል። እኔ ቀለል ያሉና ብዙ የማይጎሉ ቀለሞችን እመርጣለሁ። ምክንያቱም ከማንኛውም ለብስ ጋር በቀላሉ ይሄዳሉ። ቦርሳዬም በያዝኩ ቁጥር ቀኔን በአግባቡ ለመወጣት ዝግጁ እንደሆንኩ ይሰማኛል። አስፈላጊ የሆኑ የህይወት መዝገቦቻችን፣ ስልካችንና ቁልፎቻችን የሚቀመጡብህ ቦታ በመሆኑ ከቦርሳዬ ልጁ ክብር አለኝ። ቦርሳ መያዝ ማለት ለቀኑ ጉዞ በሙሉ ትጥቅ መዘጋጀት ማለት ነው።

መጀመሪያ በጥልቀት እተነፍሳለሁ ምክንያቱም ቶክኖሪጅ ሊረዳን እንጂ ሊያበሳጭን የመጣ አይደለም። ስልክ ላፕቶክ ወይም ኢንተርኔት ስራ ሲያቆሙ ተገስታችን ይፈተናል። ነገር ግን ችግሩን መፍታት የራሱ አንድ ትልቅ የመማር አይደለም። ችግር ሲያጋጥመኝ መጀመሪያ የማደርገው ቀለል ያሉ መፍትሄዎችን መሞከር ነው። ለምሳሌ መሳሪያውን አጥፍቶ ማብራት ወይም ገመዶችን ማረጋገጥ። ብዙ ጊዜ ውጤታማ ናቸው። ከዚህ ባለፈ ደግሞ ጎግልን ወይም ዩትዩብ በመጠቀም ተመሳሳይ ችግር የገጠማቸው ሰዎች እንዴት እንደሚፈቱት እፈልጋለሁ። ቴክኖሎጂ መጠቀም ብቻ ሳይሆን እንዴት እንደሚሰራ ጥቂት እውቀት መያዝ በራስ መተማመን ይሰጣል። በምመረምርበት ወቅት አዳዲስ ነገሮችን እረዳለሁ። የቴክኖሎጂ ችግር ሲፈጠር እንደ መጥፎ አጋጣሚ ሳይሆን እንደ እንቆቅልሽ በማየት አእምሮዬን ለስራ አዘጋጃለሁ፤ አንዳንድ ጊዜ ችግሩ ከእኛ አቅም በላይ ሊሆን ይችላል። በዚያን ጊዜ ባለሙያ ማማከር ወይም የቴክኒክ ድጋፍ መጠየቅ ብልህነት ነው። በቴክኖሎጂ ችግር ምክንያት ስራችን ሲስተጓጉር ከመበሳጨት ይልቅ በዛች አጭር ጊዜ አእምሮአችንን ማሳረፍ ወይም ሌላ በእጅ የሚሰራ ስራ ማከናወን ይቻላል። ቴክኖሎጂ መሳሪያችን እንጂ ጌታችን አይደለም። ለእያንዳንዱ የቴክኖሎጂ ፈተና ሁልጊዜም መፍትሄ አለ። ዋናው ነገር ትክክለኛውን መንገድ መፈለግና በትዕግስት መሞከር ነው። ስለዚህ እኔ የቴክኖሎጂ ችግሮችን እንደ እድገት አጋጣሚ አያቸዋለሁ።

አዎ ምክንያቱም በእጅ መጽሐፍ ሀሳብን በቀጥታ ከልብ ወደ ወረቀት የሚያፈስ የነፍስ ቋንቋ ነው። አሁን ባለንበት ዲጂታል ዘመን ሁሉንም ነገር በስልካችን። ብንተይም በእጅ የመጻፍ ያህል ጥልቅ ስሜት የሚሰጥ ነገር የለም። በእጅ ስንጽፍ አእምሮአችን ይበልጥ ይረጋጋል ብዕሩ ከወረቀቱ ጋር ሲገናኝ። የሚፈጥረው ድምጽና የፊደላቱ ቅርጽ የራሱ የሆነ ውበት አለው። በእጅ መጻፍ ትኩረታችንን እንድንሰበስብና የምንጽፈውን ነገር በጥልቀት እንድናስብበት ይረዳናል። የሰው ልጅ የራሱ የሆነ የጽሁፍ ቅርጽ አለው። ይህም የእጅ ጽሁፍን እንደ አሻራ የግል ማንነታችን መግለጫ ያደርገዋል። ማስታወሻ ደብተር ይዞ ሀሳብ መከተብ። ለምትወዱት ሰው በደብዳቤ ስሜትን መግለጽ ወይም? በቀላሉ የእለቱን እቅድ በእጅ መጻፍ ልዩ እርካታ ይሰጣል። ቴክኖሎጂ ሊተካው የማይችል የጥበብ አይነት ነው። ከአመታት በኋላ የቆዩ ማስታወሻዎቻችንን ስንገልጥ በእጃችን የጻፍናቸው ቃላት ያንን የነበርንበትን ስሜትና ጊዜ በግልጽ ያሳዩናል። የእጅ ጽሁፍ የሰው ልጅ የልብ ትርታ አለው። በቁልፍ ሰሌድ ላይ ከሚጻፉ ደረቅ ፊደላት ይልቅ በእጅህ የተጻፉ ቃላት ሞቅ ያለ ፍቅርና ትዝታን ያቅፋሉ። ለኔ በእጅ የመጽሐፍ ራስን የመፈለግና የማግኘት መንገድ ነው። በወረቀት ላይ የምናሰፍራችሁ መስመሮች የህይወታችን ታሪክ ምስክሮች ናቸው። ስለዚህ ብእርና ወረቀትን ከእጄ አይለይም። ስለዚህ እኔ በእጅ መጻፍ እጅግ እወዳለሁ

አዎ ምክንያቱም የቤት እንስሳት ዝም ብለው እንስሳት አይደሉም የቤተሰብ አባልና ያለምንም ቅድመ ሁኔታ ፍቅርን የሚሰጡ ታማኝ ጓደኞች ናቸው። በቤት ውስጥ ሌላ በህይወት ያለ ፍጡር መኖሩ ለኑሯችን ለየት ያለ ትርጉም ይሰጠዋል። የቤት እንስሳ ማሳደግ ትልቅ ሀላፊነት እና እርካታ አለው። ለምሳሌ ውሻ ካለ ከስራ ደክሞህ ስትመለስ በደስታ የሚቀበልህ ወዳጅ አለ ማለት ነው። ድምት የምታሳድግ ደግሞ ያ ለስላሳ ፀጉሯን ቁጭቷ አእምሮን ያረጋጋል የቤት እንስሳት ብቸኝነትን ያስወግዳሉ ጭንቀትንም ይቀንሳሉ። እነሱም መመገብ መንከባከብና አብሮ መጫወት የራሱ የሆነ ሰላም አለ። ከእነርሱ ጋር የምናሳልፈው ጊዜ የሰው ልጅ ከተፈጥሮ ጋር ያለውን ጥልቅ ቁርኝት ያስታውሰናል። እንስሳትን መውደድ ለሰው ልጆችም ርህራሄ እንዲኖረኝ ልባችንን ያሰፋዋል። በተጨማሪም የቤት እንስሳትን ማሳደግ ጽናትና ሀላፊነትን ያስተምረናል። በተለይ ለልጆች ሌላም ፍጡርን መረዳትና መንከባከብ እንዲለምዱ ያደርጋችኋል። እንስሳቱ የሚሰጡን ታማኝነት በምንም አይነት ቁሳቁስ አይተካም። ቤት ውስጥ የሚፈጠሩት ድምቀትና ጨዋታ ድካማችንን እንድንረሳ ያደርገናል። የቤት እንስሳት መኖር ማለት በቤቱ ውስጥ ሁልጊዜም የሚጠብቅህ ፍቅር አለ ማለት ነው። እነሱን መጠበቅና መንከባከብ የሰው ልጅ አንዱን መገለጫ ነው። ስለዚህ እኔ ለቤት እንሳሳት ልዩ ፍቅር አለኝ

ለኔ ልደት ማለት ያለፈውን አመት በምስጋና የምሸኝበትና አዲሱን አመት በተስፋ የምቀበ የምቀበልበት ልዩ ድልድይ ነው። ልደት ዝም ብሎ የእድሜ መጨመር አደለም የህይወት ስጦታ የምናከብርበት ትልቅ አጋጣሚ እንጂ። ልደቴን የማከብረው በጣም በሚቀራረብና ትርጉም ባለው መልኩ ነው። ብዙ ጊዜ ከቤተሰቦቼና ከቅርቡ ጓደኞች ጋ በመሆን ምግብ እየበላን እና የቀዩ ትዝታዎችን እያነሳን እናሳልፋለን። እኔ የማምነው የልደት ትልቁ ስጦታ አብሮነት እንደሆነ ነው። ኬክ መቅረስና ስጦታ መለዋወጥ ደስታ ቢኖረውም ከልብ ከሚወዱን ሰዎች ጋር የምናሳልፈው ጥርዋት ያለው ጊዜ ግን በምንም አይተካም። በዚህ እለት ለደረስኩበት ስኬት ፈጣሪን አመሰግነዋለው። ለገጠሙኝ ፈተናዎች ደግሞ ለሰጡኝ ትምህርት ብቅና እሰጣለሁ። ከድግሱና ከየት ጸባ ባሻገር። ልደቴን ለብቻዬ ሆኜ የማሰላስልበት ጊዜ እመድባለሁ። ባለፈው አመት ምን ተማሩክ የቱ ጋር ተሳሳቱ በሚከትል አመት ምን ማሳካት እፈልጋለሁ ብዬ ራሴን እጠይቃለሁ። ልደት ራስን ለመገንገም ምርጥ አጋጣሚ ነው። አንዳንዴ ደግሞ በልደቴ እለት ሌሎችን በመርዳት። በጎ ተግባር በማከናወን ለህይወቴ የተለየ ትርጉም መስጠት እወዳለሁ። በደስታ የታጀበና በአላማ የተመራ አዲስ ጅምር ለቀጣዩ ጊዜ የብርታት ምንጭ ይሆነኛል። ስለዚህ እኔ ልደቴን በምስጋናና ከምወዳቸው ሰዎች ጋር አከብራለሁ።

ከፀሀይ መውጣት ጋር ተያይዞ መነሳት የህይወቴ መመሪያ ነው ጠዋት ቀድሞ መነሳት ዝም ብሎ እንቅልፍ ማጣት አይደለም የቀኑን መሪነት በእጃችን የምንይዝበት ያህል ሰዓት እንጂ እኔ አብዛኛውን ጊዜ በአስራ አንድ ሰዓት ወይም በአስራ ሁለት ሰዓት አካባቢ መነሳት እወዳለሁ አለም ገና በዝምታ ውስጥ እያለች መነሳት ልዩ የውስጥ ሰላም ይሰጣል። ያ ሰዓት አእምሮአችን በጣም ንቁ የሆነበት አየሩ ንፁህና መንፈስን የሚያድስበት ጊዜ ነው ቆም ብዬ ለማሰብ እቅዶቼን ለማውጣት እና ጥቂት የአካል ብቃት እንቅስቃሴን ለማድረግ የምትጠቀምበት ወርቃማ ሰዓቴ ነው ቀኑን መነሳት በስራ ለመወጠር ሳይሆን ቀኑን በዝግታና በስርዓት ለመጀምር ይረዳል ጠዋት የምናሳልፈው የመጀመሪያው አንድ ሰዓት የሙሉ ቀናችንን ስሜት ይወስኑን ብዙዎች ጠዋት መነሳት ይከብዳቸዋል ነገር ግን ይህንን ልማድ ካዳበርነው ህይወታችን ይቀየራል ቀድሞ መነሳት ለስራ አትኩሮት ይሰጣል ጭንቀትን ይቀንሳል እንዲሁም ለራሳችን የምንሰጠውን ጊዜ ይጨምርልናል ማታ በጊዜ መተኛትና ጠዋት በንቃት መነሳት ለጤናችንም ቢሆን ትልቅ ፋይዳ አለው። የጠዋት ብርሃንና ወፎች ሲዘምሩ መስማት ለቀኑ የተለየ ተስፋ ይሰጠናል እያንዳንዱ የጠዋት ሰዓት የተሰጠን አዲስ ነጭ ወረቀት ነው። እኛ ደግሞ በላዩ ላይ የምንፈልገውን ስኬት የምንጽፍበት ባለቤቶች ነን ስለዚህ እኔ በማለዳ መነሳትን እንደ ትልቅ ስጦታ አየዋለሁ።

ጣፋጭ ምግቦች ለኔ የደስታ መገለጫና ለቀን ውሎዬ እንደ ልዩ ሽልማት የማያቸው ድንቅ ፈጠራዎች ናቸው ጣፋጭ ነገር መቅመስ ዝም ብሎ መብላት ሳይሆን አእምሯችንን የሚያረካና ስሜታችንን የሚያድስ ትንሽየ የደስታ ምንጭ ነው። እኔ በተለይ ቸኮሌት ያለባቸውን ጣፋጮች እጅግ እወዳለሁ የቸኮሌት ኬክ ወይም ጥቁር ቸኮሌት በአብሆት ሲቀልጥ የሚሰጠው እርካታ ለየት ያለ ነው። አንዳንዴ ደግሞ እንደ ባህላችን ለየት ያሉ ጣፋጭ ምግቦች ለምሳሌ በትንሹ ማር የተጨመረበት የፍራፍሬ ሰላጣ ወይም በአቅላቫ መሰለ የጥበብ ውጤቶችን እመርጣለሁ። ጣፋጭ ምግብ ከምሳ ወይም ከራስ በኋላ ሲቀርብ ማዕዱን ፍጹም ያደርገዋል ያ ጣፋጭ ጣዕም ከአንደበታችን አልፎ ወደ ልባችን የሚዘልቅ የደስታ ስሜት ይፈጥራል። ምግብን ማጣጣም ትልቅ ጥበብ ነው። እርግጥ ነው ጣፋጭ ምግቦችን በብዛት መመገብ ለጤና ጥሩ ላይሆን ይችላል ነገር ግን አልፎ አልፎ ለራሳችን የምንሰጡት ጣፋጭ ስጦታ መንፈሳችንን ያድሳል። በተለይ ከጓደኞች ጋር ሆነን ጣፋጭ ነገር እየቀመስን የምናደርገው ጨዋታ የህይወት ጣዕም ይጨምራል። ጣፋጭ ነገር መውደድ ማለት ውበትንና ደስታን መፈለግ ማለት ነው። እያንዳንዱ ጣፋጭ ምግብ የራሱ ታሪክ እና የራሱ አዘገጃጀት አለው። ያንን ጥበብ አድንቆ መመገብ ደግሞ ለፈጣሪ እና ለምግብ አዘጋጆቹ ያለህን ክብር መግለጫ ነው። ስለዚህ እኔ ለጣፋጭ ምግቦች ልጁ ቦታ አለኝ

አዎ ምክንያቱም ደንበኞች የስራዬ ትልቅ አካልና ለእድገቴ መሰረት የሆኑ ውድ አጋሮቼ ናቸው። ከደበኞች ጋር መገናኘት ዝም ብሎ መረጃ መለዋወጥ አይደለም መተማመንን መገንባትና ዘላቂ ወዳጅነትን መመስረት እንጂ። ከደንበኞች ጋር ባለን ግንኙነት መጀመሪያ የማስቀድመው በጥሞና ማዳመጥን ነው። ደንበኛው ምን ይፈልጋል ምን አይነት ችግር ገጥሞታል የሚለውን መረዳት። ለመፍትሄ ግማሽ መንገድ ነው ፈገግታ ትህትና እና ታማኝነት የደንበኞችን ልብ ለመክፈት የምትጠቀምባቸው ቁልፎች ናቸው። እያንዳንዱን ደንበኛ ለየት ያለ ፍላጎትና ስብእና ስላለው አቀራረቤን እንደየሁኔታው አስተካክላለሁ። ደንበኛን ማርካት ማለት ለድርጅት ውጤታማነት ብቻ ሳይሆን ለራሴም የስራ እርካታ ማግኘት ማለት ነው። አንድን ደንበኛ በደስታ ሲሸኝ ማየት የሚሰጠው የውስጥ ትኩራት ታላቅ ነው። በደንበኞች አገልግሎት ውስጥ አንዳንዴ ተግዳሮት ውስጥ ሊያጋጥም ይችላሉ ቅሬታ ያላቸው ደንበኞች በትዕግሥት ማስተናገድ እና ችግራቸውን በቅንነት መፍታት የሙያ ብቃታችንን ያሳያል። ደንበኛ ንጉስ ነው እንደሚባለው ቅሬታቸውን እንደ ጠቃሚ ግብረ መልስ በመውሰድ አገልግሎቴን ለማሸሻል እጠቀመበታለሁ። ጥራት ያለ ግንኙነት መፍጠር ማለት ደንበኛውን ተመልሶ እንዲመጣ ማድረግ ነው። የደንበኞች መርካት የስራ የመለኪያ ነው ምክንያቱም ያሉ ደንበኞች የኛ መኖርና መስራት ትርጉም አይኖርም። ስለዚህ እኔ ከደንበኞች ጋር ጋር ያለኝን ግንኙነት እጅግ አከብራለሁ

አዎ ምክንያቱም በእጅ የሚሰራ ስራ ከቁሳቁስ በላይ የሰው ልጅን የፍጠራ ነፍስና ጥበብ የሚያስይ ድንቅ ተግባር ነው። በእጅ የሚሰሩ ነገሮች ሁሉ የራሳቸው የሆነ እና ለየት ያለ ዋጋ አላቸው። በእጅ የሚሰራ ስራ ለምሳሌ ስፌት ተረባ ሸክላ ወይም ማንኛውም የደ ጥበብ ስራ ትልቅ ትዕግስትን ይጠይቃል። እኔ በእጄ አንድን ነገር ስሰራ ትኩረቴ ሁሉ በዚያ ስራ ላይ ይሆናል። ይህም አይምሮዬ ከጭንቀት እንዲረሳና ከፈጠራ እንዲሞላ ይረዳዋል። አንድ ተራ የሚመስል ነገ በእጃችን ተቀርጾ ለጥቅም ሲውል ማየት የሚሰጥ ወርቃታ ወደረ የለውም። በእጅ የሚሰራ ስራ ጥራትና ጥንካሬ አለው ምክንያቱም እያንዳንዱን እንቅስቃሴ በንቃትና በፍቅር የሚከናወን ነው። የጥበብ እጆቻችንን ብቻ ሳይሆን አእምሮአችንንም ያሰለጥናል። በተጨማሪ በእጅ የሚሰራ ስራ ባህላችንና ማንነታችንን የምንጠብቅበት መንገድ ነው ከቀደሙት አባቶቻችን የተማርናቸውን ጥበቦች በእጃችን ስንሰራ ያንን ትውፊት ለቀጣዩ ትውልድ እናስተላልፋለን። በቴክኖሎጂ ዘመን ውስጥ ቢሆንም የሰው ልጅ የእጅ ንክኪ ያለበት ነገር ሁልጊዜም ይፈለጋል። በእጅ የሚሰራ ስራ። ራስን የመቻል እና የስራ ክብርን የመረዳት ጥቅም ምንጭ ነው። የምንሰራው ነገር ምንም ይሁን ምን በእጃችን የደከምንበት ውጤት ሁልጊዜም ኩራትና በራስ መተማመንን ይሰጠናል

አዎ ምክንያቱም የመንገዴ ስም የመኖሪያ ድርጅት ሂሳብ ብቻ ሳይሆን ከአካባቢዬ ጋር ያለኝን ጥልቅ ትስስር የሚገዙ መታወቂያዬ ነው። የምንኖርበት መንገድ ስለማወቅ ራሳችንን እና ቤታችንን ከሰፊው አለም ጋር ለማገናኘት የመጀመሪያው እርምጃ ነው። የመንገዳችንን ስም ማወቅ ለብዙ ነገሮች ይጠቅመናል እንግዶች ወደ ቤታችን እንዲመጡ ለመጋበዝ። በቴክኖሎጂ ታግዙ የታገዙ የታገዙ ወይም የሸቀጥ አቅርቦት ኣገልግሎቶችን ለማግኘት የመንገድ ስም ወሳኝ ነው። እኔ የመንገዴ ስም ሳውቅ በአካባቢዬ ላይ በራስ መታመን ይኖረኛል። አንዳንዴ የመንገዶችም ስም ከታሪክ ከታዋቂ ሰዎች ወይም ከአካባቢው ተፈጥሮ ጋር የተያያዘ ሊሆን ይችላል። ያንን ስም ማወቅ የመኖሪያ አካባቢያችንን ታሪክና እሴት እንድንረዳዳ ያደርገናል። መንገድ ስም ብቻ ሳይሆን የታሪክ መዝገብም ነው። በአሁኑ የከተሞች እድገት ወቅት የመንገድ ስሞችና የቤት ቁጥሮች ይበልጥ ስርዓት እየያዙ ነው። ይህ ደግሞ ለማህበሪያውያን አገልግሎቶችና ለደህንነት ስራ ትልቅ አስተዋጽኦ አለ። የመንገዳችንን ስም ስንናገር በየአካባቢያችን ያለው ለውጥና እድገት እያጤንን ነው ማለት ነው። ጎረቤታቻችን በሰውን እንድናምን እንደምናውቃቸው ሁሉ የምንረግጠውን መንገድ በስሙ መጥራት መቻል አለብን። መንገድ ስም ማወቅ ለቤታችን ያለንን ክብርና ትኩረት ይገልጻል። ስለዚህ እኔ የመንገዴን ስም ጠንቅቄ አውቃለው

ደሞዝ የማገኝበት ቀን ለኔ የድካሜን ፍሬ የማቅፍበትና ለቀጣይ ወር አዲስ ተስፋ የመሰንቅበት ልዩ እለት ነው። ደሞዝ ማግኘት ዝም ብሎ የገንዘብ ዝውውር አይደለም። ለአንድ ወር ሙሉ የለፋንበት ጥረት የምናገኘው እውቀት ነው እንጂ። አብዛኛው ጊዜ ደሞዜን የምቀበለው በወሩ ማጠቃለያ ቀናት ላይ ነው። ያ ቀን ሲመጣ ቀድሜ ነው የሚሰማኝ ሀላፊነት ስሜት ነው። ያገኘሁትን ግንዘብ በአግባቡን ለማብቃት የቤት ወጪዎችን ለመሸፈን እና ለወደፊት ተጠባባቂ የሚሆን ቁጠባ። ለማድረግ እቅድ አወጣለሁ። ደሞዝ የቤተሰብን ፍላጎት ለማሟላትና ከተረጋጋ ህይወት ለመብላት ቁልፍ መሳሪያ ነው። በገዛ ላባችን ያገኘነውን ገንዘብ በውስጣችን ትልቅ በራስ መተማመንን ይፈጥራል። ያ ቀን ለህዝቦቻችን የሰላም ቀን ነው ምክንያቱም የድካማችን ውጤት በእጃችን ስለሚገባ። ከገንዘቡ በላይ ግን ያንን ደሞዝ ለማግኘት የሚያስችል ጤናና የስራ እድል ስለተሰጠን ፈጣሪን ማመስገን ይገባል። ደሞዝ ሲገኝ ጥቂት ቀነስን ሌሎችን መርዳት ወይም ለቤተሰቦችን ትንሽ ስጦታ መግዛት የገንዘቡን በረከት ጨምሯል። ገንዘብም ባግባቡ ማስተዳደር የብልህነት መገለጫ ነው። የደሞዝ ቀን የደስታ ቀን ብቻ ሳይሆን የቀጣይ ወር ስኬት የምንድፍበት የዝግጅት ጊዜም ነው። በልፋት የተገኘ ፍሬ ገንዘብ ጣዕሙ ለየት ያለ ነው። ስለዚህ እኔ የደሞዝ ቀንን በጉጉትና በእቅድ እጠብቃለሁ

አዎ ምክንያቱም የሞባይል ዳታ አለምን በይሄንበት ቦታ ሁሉ እንድንይዝ የሚያስችለንና መረጃን እንደ አየር ተደራጅ የሚያደርግልን ትልቅ የቴክኖሎጂ ውጤት ነው። የሞባይል ዳታ ዝም ብሎ የኢንተርኔት አገልግሎት አይደለም። ከወዳጆቻችን ጋር የምንገናኝበት እና አዳዲስ እውቀቶችን የምንቀስምበት ትልቅ በር እንጂ። እኔ የሞባይል ዳታ የምጠቀመው በየትኛውም ቦታ ሆኜ ወቅታዊ መረጃዎችን ለማግኘት እና ስራዎችን ለማከናወን አሁን ነው ዋይፋይ በሌለበት ቦታ በመንገድ ላይ ወይም በጉዞ ወቅት የሞባይል ዳታ የቅርብ ረዳታችን ነው። ማህበራዊ ሚዲያዎችን ለመጠቀም ኢሜሎችን ለመፈተሽ እና ፈጣን መልእክቶችን ለመለዋወጥ ዳታ ወሳኝ ነው። ዳታ መጠቀም ማለት በጊዜና በቦታ ሳንገደብ ከአለም ጋር መተንፈስ ማለት ነው። የሞባይል ዳታ ባይኖር ኖሮ የዘመናዊ ህይወት እንቅስቃሴ ግማሽ በግማሽ ይገታ ነበር ብዬ አምናለሁ። እርግጥ ነው የሞባይል ዳታ ዋጋው እንደ አጠቃቀማችን ሊለያይ ይችላል። ዳታም በብልህነትና በቁጠባ መጠቀም ያስፈልጋል። እኔ አስፈላጊ ለሆኑ ነገሮች ቅድሚያ እሰጣለሁ በተለይ ለእድገቴ የሚረዱ መረጃዎችን ለማግኘት እና ከቤተሰቦቼ ጋር ለመገናኘት ዳታን እንደ ወርቃማ እድል እጠቀምበታለሁ። ቴክኖሎጂን በአግባቡ መጠቀም የብልህነት መገለጫ ነው። የሞባይል ዳታ ህይወታችንን ይበልጥ ቀልጣፋና ምቹ አድርጎታል። በኪሳችን በያዝነው ስልክ አለምን ማዳረስ መቻላችን እጅግ አስደናቂ ነው።

አዎ ምክንያቱም አዳዲስ ሰዎችን ማወቅ አዳዲስ አለማትን እና እድሎችን እንደመክፈት ነው። በስራ አለም ውስጥ የምንፈጥራቸው ግንኙነቶች ዝም ብለው መተዋወቅ ብቻ ሳይሆኑ ለወደፊት ስኬታችን የምንተክ የምንተክላቸው የጥበብ ዘሮች ናቸው። አዳዲስ የስራ ግንኙነታችን መፍጠር አመለካከታችንን ያሰፋልናል ከተለያዩ የሙያ ዘርፎች ካሉ ሰዎች ጋር ስንገናኝ አዳዲስ አሰራሮችንና የፈጠራ ሀሳቦችን እንቀስማለን። እኔ አዳዲስ ግንኙነቶችን ከመፍጠር ሁልጊዜ ዝግጁ ነኝ። ምክንያቱም ትልቅ ውጤት የሚመጣው በጋራ ጥረት እና በእውቀት መጋራት እና በስብሰባዎች በስልጠናዎች ወይም በማህበራዊ ድረ ገጾች አማካኝነት የምናገኛቸው ሰዎች ለስራችን አዲስ ቁልቁል ይሰጡታል። ዛሬ የምንፈጥረው አነስተኛ ግንኙነት ነገ ለትልቅ የስራ እድል በል ሊከፍት ይችላል የሰዎች ስብስብ የእድሎች ስብስብ ነው። ግንኙነት መፍጠር ብቻ ሳይሆን የተፈጠረም ግንኙነት በታማኝነት እና በቅንነት መቆየትም ትልቅ ጥበብ ነው። እውነተኛ የስራ ግንኙነት የሚገነባው እርስ በእርስ በመረዳዳት እና መረጃ በመለዋወጥ ላይ ነው። እኔ ከሰዎች ጋር ስገናኝ ምን ላገኝ እችላለሁ ከምለው ይልቅ ምን ላበረክት እችላለሁ። የሚለውን አስቀድማለሁ ይህ አቀራረብ ዘላቂና ጠንካራ የስራ አጋርነት ይፈጥራል። ቴክኖሎጂ ግንኙነታችንን ቢያቀልልንም የፊት ለፊት ንግግርና የለበትም ወግ ግን ሁል ጊዜም በስራ አለም ውስጥ ከፍተኛ ዋጋ አላቸው። ስለዚህ እኔ አዳዲስ የስራ ግንኙነቶችን መፍጠር ህይወት አክል አድርጊያለሁ

አዎ ትንኞች ትንሽ ቢመስሉም በጤናችንም በምቾታችንም ላይ ግን ትልቅ ተጥ ተጽዕኖ የሚያሳድሩ የማይፈለጉ እንግዶች ናቸው። ትንኝ መኖሩ ዝም ብሎ የድምጽ ግርግር ወይም የቆዳ ማሳከክ ጉዳይ ሳይሆን የአካባቢያችንም ንጽህናና የጤና ሁኔታ የሚያስትፈትሽበት ምልክት ነው። ትንኞች በብዛት የሚፈጠሩት በቆሙ ውሃዎች እና ባልተጸዱ አካባቢዎች ነው። በቤታችን ዙሪያ የሚገኙ ክፍት ወያኔ መያዣዎች የተደፈኑ የፍሳሽ ማስወገጃችን እና ጥቅጥቅ ያሉ ሳሮች ለትንኞች መረቢያ ምቹ ቦታዎች ናቸው። እኔ በአካባቢያዬ ትንሽ እንዳይኖር ትንኝ እንዳይኖር መጀመሪያ የማደርገው መራቢያ ቦታዎችን ማጥፋት ነው። በተጨማሪም በመኝታ ሰዓት አጎበር መጠቀም የመስኮት መረቦችን ማስተካከል እና እንደ አስፈላጊነቱ ፀረ ትንኝ ኬሚካሎችን መጠቀም ራስንና ቤተሰብን ከመሳሰሉ በ ትንኝ ከሚተላለፉ በሽታዎች ለመጠበቅ ይረዳል። መከላከል ሁል ጊዜም ከመታከም ይሻላል። ትንኞችን መከላከል የአንድ ሰው ብቻ ሳይሆን የጠቅላላው ማህበረሰብ ሀላፊነት ነው። እኔ ቤቴን ባጸዳ ጎረቤቴ ካላጸዳ ትንኞች መምጣታቸው አይቀርም። ስለዚህ በአካባቢያችን ስላለው ንጽህና እና በጋራ መስራት እና ንቃት መፍጠር አለብን። በተለይ በዝና ወቅት ትንኞች ስለሚበዙ ልዩ ጥንቃቄ ማድረግ ያስፈልጋል። ጤናማና ሰላማዊ እንቅልፍ ለማግኘት ከአካባቢያችን ትንኞችን ማስወገድ ቀዳሚ ተግባራችን ሊሆን ይገባል። አካባቢዎችን ሲጸዳ ጤናችንም ይጠበቃል። ስለዚህ እኔ ትንኞችን ለመከላከል ሁልጊዜም ንቁ ነኝ።

አዎ ምክንያቱም የመስመር ላይ ትምህርት አለምን ወደ አንድ ትልቅ የመማሪያ ክፍል የቀየረና እውቀትን በቤታችን ሆነን እንድንቀስም ያስታለን የዘመናችን ስጦታን ነው የሚል ይሆናል። መማር አሁን በቦታና በሰአት አይገደብም። ፍላጎትና ኢንተርኔት ካለን የፈለግነውን የውጤት ጫፍ መድረስ እንችላለን። እኔ በመስመር ላይ መማር የምወደው በራሴ ፍጥነትና በምመቸው ሰዓት ትምህርቴን መከታተል ስለሚያስችለኝ ነው። በአለም ዙሪያ ካሉ ምርጥ መምህራን እና ዩኒቨርሲቲዎች ጋር የሚያገናኙን መድረኮች አዳዲስ ክህሎቶችን ለማዳበር ትልቅ እድል ይሰጡና ቴክኖሎጂ ለትምህርት ስርዓቱ አዲስ ህይወት ተዘርግቶበታል። ቪዲዮዎችን በማየት ዲጂታል መጽሐፍትን በማንበብና በተለያዩ የውይይት መድረኮች በመሳተፍ አድማሴን አሰፋለሁ። የመስመር ላይ ትምህርት ጊዜንና ገንዘብን ይቆጥባል። በተለይ ለስራና ለሌሎች ሀላፊነቶች ጎን ለጎን ራስን ለማብቃት እጅግ አመቺ መንገድ ነው። እርግጥ ነው በመስመር ላይ መማር ከፍተኛ የሆነ ራስን መቆጣጠር እና ዲሲፕሊን ይጠይቃል። መምህር በአካል ፊት ስለማይኖር ትምህርቱን በትጋት ለመጨረስ የራስ ተነሳሽነት ወሳኝ ነው። እኔ በየቀኑ የተወሰነ ሰዓት በመመደብ አዳዲስ ነገሮችን ከመስመር ላይ እቀስማለሁ። ይሄ መንገድ እድሜዬን ልክ ተማሪ የመሆን ፍላጎቴን አሳክቶልኛል። በመስመር ላይ የምናገኛቸው የምስክር ወረቀቶች እና እውቀቶች በስራ አለም ውስጥም ተወደራሪ እንድንሆን ይረዱናል። መማር ማለት መለወጥ ነው ኢንተርኔት ደግሞ ለዚህ ለውጥ ትልቁን መሳሪያ ሰጥቶናል። ስለዚህ እኔ በመስመር ላይ መማሬ የህይወቴ አካል አድርጌያለሁ።